የህዝብ አማላለሻ ትጠቀማለሁ ወይ? የሚል ነገር አለ እና ያ የህዝብ አመላለሻ የምንላቸው የተለያዩ አይነት ትራን የትራንስፖርት መንቀሳቀሻዎች ናቸው። እና ያው ኢትዮጵያ ውስጥ እንደምኖራችን መጠን በጣም ብዙ አይነት የመዝማማለሻ አውቶቡሶች ይኖራሉ። የተለያዩ ነገሮች ምናምን ነው እና ይሄን ቀጥታ የምናያይዘው ከትራንስፖርት ጋር ነው ማለት እችላለሁ። ምንድነው? ትራንስፖርት ከቦታ ቦታ ከአንድ ከተማ ወደ ሌላ ከተማ የምንሄድበት ሁኔታ ይኖራል ይሄ ደግሞ ትልቅ የሆነ የተለያዩ መጓጓዣ ህዝብ ማመላለሺያዎችን የምንጠቀምበት ሁኔታ አለ። እና ትራንስፖርት ከአንድ ቦታ ለምሳሌ በሀገር ውስጥ የሚሻል ከአንድ ቦታ ወደ አንድ ቦታ ለመሄድ አብዛኛው ጊዜ የምንጠቀመው የህዝብ አመላለሻ ነው። እኔም እንደ አንድ ኢትዮጵያዊ እንደ አንድ ዜጋ የምጠቀመው ሞልኮ ሞልኮ ማለት ይቻላል የህዝብ መምህራሽ አንጠቀመው። እና በቀላሉ እነኚህ ነገሮች የግል መመላለሻ ወይም ደግሞ የግል ታክሲዎች ይቻላል ወይም ደግሞ የግል መኪኖችን ገዝቶ ለመተከፍ ብዙ የተለያዩ የኢኮኖሚ ችግር ይኖራል የተለያዩ ነገሮች ይኖራሉ እና በብዙ መልኩ እነኚህን ይቻላል ተግዳሮቶች ተቋቁመን ለማለፍ እነኚህን የህዝብ አመላለሻዎችን እንጠቀማለን ማለት ነው። እነኚህ ነገሮች አይኖሩንም ስለዚህ በጣም ብዙ ነገሮች የህዝብ አማላሻዎችን እንጠቀማለን። እነኚህ ህዝብ መመላለሻ የምንላቸውን ነገሮች እነማን ናቸው? የሚለውን ነገር አንዳንድ ነገሮችን ላንሳ በተለይ በጥቋሚነት ኢትዮጵያ ውስጥ እየተጠቀምናቸው የምንገኘው የቅጥቅጥ ወይም ደግሞ አይሱዙ መኪና አይቼ እንትን የምንለው አለ። ቅጥቅጥ የምንለው መኪና አለ እሱ መኪና በጣም የተለያዩ ገጠር ከተሞች ላይ መንገድ ያለበት ቦታ በሙሉ እየገባ ገጠር ከተሞችን የሚያገናኘው ምንድነው ቅጥቅጥ መኪና ነው። እውቀት መኪና በጣም መቋቢነት በቀላሉ ከአንድ ቦታ ወደ አንድ ቦታ የህዝብ አመላለሻ ነው ወደ ሃያ ሰባት እስከ ሰላሳ ሶስት ሰው የሚይዝ መኪና ነው። እና በጣም ብዙ ሰዎችን ይዞ ከቦታ ቦታ መሄድ ነው ማለት ይቻላል እና በጣም አሪፍ የሆነ የትራንስፖርት መገልገያ ነው። ይሄ ደግሞ ጥሩ ያደረገ ጥሩ ነገሩ ብዙ የተለያዩ የኢኮኖሚ ችግር ይኖራል የተለያዩ ነገሮች ይኖራሉ እና በጎስ መልኩ እነኚህን ይቻላል ተግዳሮቶች ተቋቁመን ለማለፍ እነኚህን የህዝብ አመላለሻዎችን እንጠቀማለን ማለት ነው። እነኚህ ነገሮች አይኖሩንም ስለዚህ በተለይ አሁን የመጡባት ስም የምንላቸው በጣም ረዣዥም ባሶች ሳላም ባስ ሊሆን ይችላል። ኦዳ ባስ ሊሆን ይችላል። ብዙ አይነት ባሶች አሉ እና እነዚህ ባሶች ደግሞ ከቦታ ቦታ በቀላሉ የዞርን የሚሄዱ በጣም ፍጥነት ያላቸው አስፓልት ላይ የሚሉ ናቸው። ቅድም አነሳሁት ቅጥቅጥ ያልኩት ለምሳሌ በፒስታ መንገድ ወይም ደግሞ የጠጠር መንገድ ላይ የሚሄደው መኪና ነው። እነዚህ ባስመላቸው ደግሞ በጣም ፍጥነት ያላቸው ዘመናዊ የሆኑ መኪኖች ናቸው በፍጥነት ነው ከቦታው ይዘው የሚሄዱት እንደውም ደግሞ ሀገር አቋራጭ ናቸው ማለት እንችላለን። ከተለያዩ የክልል ከተማው የተነስተው ወደ ስለያዩ የክልል ከተሞች በፍጥነት ሰዎችን ይዘው ይሄዳሉ እና በጣም ደነጋገሩት ጥበቃ ፈጣን የሆኑ መኪኖች ናቸው። እነዚህ ቅጥቅጥ በላቸው መኪኖች ማለት ነው። እና አብዛኛው ሰው ከቦታ ቦታ ለመንቀሳቀስ እነዚህን የህዝብ አመላለሻ የምትጠቀሙ የውዴታ ግዴታ ነው ማለት እንችላለን። እና በብዙ መልኩ ከቦታ ቦታ ለመንቀሳቀስ እነኚህን የመጓጓዣዎችን እንጠቀማለን እነኚህን የምንቀሳቀስባቸውን ነገሮችን እንጠቀማለን እና እነኚህ ነገሮች ደግሞ በተለያየ መንገድ ከቦታ ቦታ እንንቀሳቀስ የምንፈልገው ነገር በቀላሉ እንድናከናውን ያገለግርናል ማለት እችላለሁ። እና ከዛ አንፃር በጣም ብዙ ነገሮችን ማንሳት እችላለሁ። እንደ ሌላ ነገር ሳልሳ ደግሞ እነኚህ ህዝብ ማመላለሻዎች በብዙ ቦታ ቦታ ቦታም ይደርሰዋል ሌሎች ለምሳሌ ነዶልፊ የምንላቸው አይሩፍ የምንላቸው በቃ በቀላሉ ፍጥነት ያላቸው ከአስር እስከ አስራ ሶስት አስራ አራት ሰው የሚይዘው በጣም ፈጣን የሆኑ ከቦታ ቦታ በቀላሉ ህዝቦችን የሚያመላልሱኝ እኔም በተለያየ መንገድ የምጠቀምባቸው ይኖራሉ ማለት ነው። እና እቺ ዶፊን የምንላትና ባስ አይሮ የምንላቸው መኪኖች በጣም በቋሚነት ገቦታ ገቦታ ይዘውን የሚሄዱበት ሁኔታ አለ። ርቀት ያለው ቦታ ላይ በፍጥነት መድረስ ከፈለግን እነኚህን መኪኖች እንጠቀማለን አቅርቦታቸውም አሪፍ ነው። ቦታ ቦታ ለመቀሳቀስም የተለየ የሚያስቸግር ነገር የላቸውም። እና በጣም አሪፍ የሆኑ ለትራንስፖርት በጣም ምቹ የሆኑ ወይስ መመላሻዎች ናቸው ማለት ነው። እና እንደ ሌላ ደግሞ ማንሳት የህዝብ የዝመላል ሻዮችን የምትጠቀመው አንዳንዴ ሊንክ ታክሲ የላቸው ከተማ ውስጥ ለምሳሌ የሚሰሩ አሉ። እነሱንም በጣም ብዙ ጊዜ የመጠቀም እድሉ ነበረኝ እና ከቦታ ቦታ እነሱን ተጠቅሜ ተለያዩ ቦታዎችን ይርቁበት ሁኔታ አለ። ግን በቋሚነት መጠቀማቸው የቅጥቅጥ እና የአይሮፌም ደግሞ የዶልፊን እና የታክሲ ምንድነው? የመመላለሻዎችን በቋሚነት እጠቀማለሁ። ከቦታው በተመለከተ መሄድ እነኚህን መክመር አሁን ካልሆንኩት ቦታ እንኳን ሌላ ከተማ ብሄድ ፈልግ እነኚህ አሁን የጠቀስኳቸውን መኪም በመጠቀም እኮ ቦታ ቦታ የምንቀሳቀሰው የሚለውን ነገር ማንሳት እፈልጋለሁ። በብዙ መልኩ ግን ይሄ ነገሮች ይደግማል

በስራ ላይ ምን አይነት ተግዳሮት የሚለውን ነገር በጣም በብዙ መልኩ እናነሳለን? ያው በምሰራው ስራ ላይ ብዙ መሰናክሎች ተግዳሮቶች ደግሞ ማነቁ ሆኖ ወደፊት እንዳንሄድ የሚያደርጉ ነገሮች ይኖራሉ። እነኚህ ነገሮች ያው የምንሰራው ስራ አለ ያንን ስራ በምንሰራበት ጊዜ ውጤታማ እንዳንሆን ሙሉ በሙሉ ስኬታማ እንዳን ሆን የሚያደርጉን ነገሮች ናቸው። እነኚህ በስራ ላይ ምን አይነት ማነቆ አለብህ ወይም ደግሞ ተግዳሮት ችግር አለብህ የሚለውን ነገር ማለት ነው። እና በስራ ላይ ብዙ ችግሮች ይኖራሉ ተግዳሮቶች ይኖራሉ እነኚህ ችግሮች ምንድነው? በተለያየ አይነት ሁኔታ የተለያየ አይነት ችግር ይኖራል። እነኚህ ችግሮች ይነሰም ይብዛም። ችግሮች አብረውን ይኖራሉ ችግሮች አብረውን ደግሞ ይዘልቃሉ እና ችግሮችን የምንቋቋምበት ሁኔታ ይኖራል። ችግሮችን ደግሞ ማንቋቋምበት ሁኔታ ይኖራል። እና ችግር በራሱ ብዙ ነገሮችን እንድንለምድ ብዙ ነገሮችን እንድንቋቋም ብዙ ነገሮችን እንድንታገል ያደርገናል። ብዙ ነገሮች ችግሮችን እንድንፈታ ያደርገናል። እና ብዙ ችግሮች ይኖራሉ የተለያዩ የምንለብሳቸው ልብሶች ተግዳሮች ይኖራል ለብሰን የምንሰራቸው ስራዎች ተግዳሮት ናቸው። እና አንዳንዴ ደግሞ ብዙ ነገሮች ቻሌንጅ የሚያደርጉ ተግዳሮት የሚፈጥሩብን ነገሮች ይኖራሉ። ከአስተዳደራዊ ጀምሮ ከ ብቻ ብዙ ነገሮችን ተግዳሮት ማንሳት እንችላለን በግብርና ብናነሳ የአየር ሁኔታው ተግዳሮት ይፈጥርብናል። ለምሳሌ አየሩ በደረሰበት ሰዓት ዘንቦ እንደ ችግር ይሆናል በቃ መታጨድ ያለበት እህል እዛ ጋር ዝናብ ሊያበሰብሰው ይችላል። እንደ ጊዜ መተከል የነበረበት ነገር ሳይተከል ይቀራል። ብቻ በጣም ብዙ ተግዳሮቶች ይኖራሉ። ማስተካከል የምንችላቸው ነገሮች የማንችላቸው በጣም የተመሰቃቀሉ ችግሮች ይኖራሉ። እና እነዚህ ተግራሮቶች በሙሉ ተቋቁመን ለመሄድ ደግሞ ግድ የመሰናክል ማለፍ አለብን ይሄን ችግር ጥሰን መውጣት አለብን። እና ይሄን ጥሰን ለመውጣት ደግሞ ምን ያስፈልጋል ጽናት ያስፈልጋል ትግል ያስፈልጋል። እና በጣም ብዙ ተግዳሮት በህይወት ራሱ ህይወት ራሱ በራሱ ለመኖር ተግዳሮት አላት። በእያንዳንዱ እንቅስቃሴ ተግዳሮትን ማለፍ አለብን ችግርም ማለፍ አለብን። መውጣት መውረድ መልፋት መታገል የሚለው ነገር እንዳለ መልፋት አለብን። እና ነገሮች እንደዚህ አልጋ በአልጋ በቀላሉ የሚሆኑ ነገሮች ካለመሆናቸው ጋር ተያይዞ። በብዙ መልኩ ብዙ አይነት ተግዳሮቶች ይገጥሙና እነዚህን ተግዳሮቶች ግን ወደ እድል ቀይረን። ቀይሬ ነው እየኖርኩ ያለሁት በጣም ብዙ ተግዳሮቶችን አልፈዋል ብዙ ችግሮችን ተቋቁመን አልፈናል። እና እነኚህን ሁሉ ችግሮች ተቋቁመን ማለፋችን ደግሞ ለዛ ለወደፊት ለዛሬ አይደለም ለወደፊት ትልቅ ጥቅም አላቸው። እና ከዛ አንፃር በጣም በብዙ መልኩ ይሄ ነገር ይጠቅማል። ይሄ ነገር ይጎዳል ይሄ ነገር እንደዚህ ነው ብለን ትኩረት ሰጥተን እንድንሰራ ይጠቅመናል ብዬ አስባለሁ። እና በብዙ መልኩ ተግዳሮት ይኖራል። የተለያዩ ነገሮች ለምሳሌ በምንሰራበት መስርያ ቦታ ልሆን ይችላል የእቃ እጥረት በተለይ ቋምነት ያሉ ነገሮች። እቃ እጥረት ይኖራል የምንሰራው ነገር ውጤታማ እንዳንሆን የምንፈልገው ነገር በቀላሉ አግኝተን ላንሰራ እንችላለን። በቀላሉ ለምሳሌ ኦንላይን ስራ ለመስራት ራሱ በጣም የሚያስቸግሩ ነገሮች አሉ የመብራት ችግር ሊያስቸግረን ይችላል። መብራት ችግር ኢንተርኔት ችግር ያስቸግራል ኢንተርኔቱ ይቆራረጣል። ቀልጣፋ በሆነ መንገድ አይሰራም። እነዚህ እነዚህ ነገሮች አሁን በጣም ስናስባቸው ቀላል ይመስላሉ ግን በጣም ህይወታችንን የሚያወዛግቡ መስራት የምንፈልገውን ነገር እንዳንሰራ የሚያደርጉ የቀን ተግባራችን የሚያውኩ ነገሮች ናቸው። እና እነኚህ ነገሮች ደግሞ ተቋቁመን ማለፍ በጣም ውጤታማነት ውጤታማ እንድንሆን የተሻለ ማንነት እንዲፈጥረን ያደርጋል። እና ምንድነው የሰው ልጅ በችግር ይፈተናል? ችግርን ተቋቁሞ ያለፈ ሰው ነው ውጤታማ የሚሆነው ብዬ አስባለሁ። እና ችግርን ተቋቁመን ለማለፍ ደግሞ ጽናት ያስፈልጋል ትግል ያስፈልጋል ይሄን ትግል ደግሞ መታገል አለብን መውደቅ መነሳት መልፋት አለብን። ያኔ ስንለፋ ስንወድቅ ስንታገል ደግሞ የተሻለ ማንነት እንገነባለን የተሻለ ስራ የተሻለ ነገሮችን መስራት እንችላለን። ያኔ ውጤታማ እንሆናለን ማለት ነው። እና ሁልጊዜ ምንድነው ታግዳሮት እኔ ምንድነው ችግር እንደ ችግር አንበለው እንደ እድል እንመረው የሚለው ነገር ምናልባት ትክክል ነው? ብዬ አስባለሁ። ችግር ሁልጊዜ እንደ ችግር ሳይሆን እንደ የሆነ ነገር ላይ ሊያሳድገን እንደመጣ ነገር ብናየው የተሻለ ነው። ብዬ አስባለሁ። ምክንያቱም ችግር አብሮን ዘለቄታዊ አይደለም። ችግር ጊዜያዊ ነው። ችግር ዘላለማዊ አይደለም። ሁሌም አብሮን የሚኖር የሚዘልቅ ነገር አይደለም። እና ችግርን እንደ ችግር ሳይሆን እንደ መፍትሄ ወይም ደግሞ ሊያልፍ እንደሚችል ጊዜያዊ ነገር ብናየው በጣም አሪፍ ነው። የምለውን ነገር ማንሳት እፈልጋለሁ። እና ተግዳሮቶች ብዙ ተግዳሮቶች አሉ ግን ምንድነው? ዋናው ነገር እነኚህን ተግዳሮት ተቋቁመን የተሻለ የስራ አካባቢ መፍጠር የተሻለ ስራ ሁኔታ መፍጠር ማወቅ ያሉብንን ነገሮች መታገል መቅረፍ የምንችለውን ነገር እየቀረፍን ወደፊት መግፋት ነው። ማለት ነው

ሳንቲም ትቆጥባለህ የሚል ነገር አለ እና ያው ሳንቲም መቆጠብ አለብን ሰው ነን በመቆም ላይ ስንት ነገር አለ ለመኖር መቆጠብ አለብን ራሳችንን ለማዳን መቆጠብ አለብን በእያንዳንዱ ነገር ውስጥ መቆጠብ አለብን የምንቆጥበው ነገር ደግሞ ብዙ ነገር ነው የሚቆጠብ ብዙ ጊዜ መቆጠብ ካሉበን ነገሮች አንዱ ምንድነው? ገንዘብ ነው። ገንዘብ ደግሞ በጣም ለህይወታችን ለመኖር የደም ስር እንደመሆኑ መጣን ሳንቲሞችን በሚገባ ነው የምቆጥበው። ከቁጠባ አንፃር ቢያንስ ሃያ አምስት ሰላሳ ፐርሰንቱን በተቻለኝ ቀን ሴቭ ለማድረግ ወይም ደግሞ ለመቆጠብ እሞክራለሁ። ምክንያቱም እኔ የምኖረው ህይወት ወይም ደግሞ እየኖርኩ ያለሁበት ሁኔታ እነኚህን ነገሮች ማድረግ እችላለሁ ወይ የሚለውን ነገር እና ደግሞ እንዴት ነው ነገ የሆነ ነገር ቢመጣብኝ ብለን ማሰብ አለብን። ብንታመም በቀላሉ ደሞዙ ሊቆም ይችላል ወይም ደግሞ የምኖርበት ሁኔታ አደጋ ሊደርስብን ይችላል ልንድንጎዳ እንችላለን እና በምንጎዳበት ጊዜ ማን ይደርስልናል ብለን ነው የምናስበው ማንም ይደርስልናል ብለን የምንጠብቅበት ሁኔታ የለም። ራሳችን ለራሳችን የምንደርሰው ስለዚህ ለዛ ብዬ ስለማስብ መቆጠብ በሚገባ ነው የምቆጥበው ማለት ነው። እና እሱን ብቻ አይደለም ሁሉም ነገር ሲኖር ነው የሚያምረው ሲኖረን ነው ሁሉም ነገር አሪፍ የሚሆነው ሲኖረን ነው ሁሉ ነገር መልካም የሚሆነው ሲኖረን ነው የሚያምርብን ሲኖረን ነው። ሁሉ ነገር የሚሆነው እና ባለን ላይ ደግሞ ቆጥበን የሆነ የተሻለ ነገር ላይ እንትን የተሻለ ነገር ላይ ስናወጣ የተሻለ ውጤታማ የተሻለ ምርታማ የተሻለ ማንነት ይኖረናል የተሻለ ደግሞ አቅም ይኖረናል ሁሌ ባደግን ቁጥር በአካል ብቻ አይደለም ማደግ ያለብን በአእምሮአዊ ማደግ አለብን። በገንዘብ በኢኮኖሚ ማደግ አለብን። እና ከምናገኘው ነገር ላይ የሆነ ያህል መቆጠብ አለብኝ እኔም እዛ ነገር ላይ እቆጥባለሁ በሚገባ ነው የምቆጥበው። ግዴታ የገንዘብን ጥቅም ስለገባኝ ገንዘብ ምን ማለት እንደሆነ ስላወቅኩኝ ገንዘብ በሚገባ እቆጥባለሁ አለው እና የምቆጥረው ገንዘብ ደግሞ ለመኖር ያስፈልገናል እያንዳንዱ ነገር ለመኖር የሚያስፈልገን ገንዘብ ነው። ገንዘብ ከሌለን ደግሞ መኖር የማይቻል ነገር ነው። እንደምናውቀው እና የግድ ለመኖር ገንዘብ መቆጠብ አለብን አደጋ ሊደርስብን ይችላል የሚያስፈልገን አንገብጋቢ ጉዳይ ሊኖር ይችላል። ቤተሰብ ያለው ሰው ደግሞ ልጁ ሊታመሙበት የሚችልበት ሁኔታ ይኖራል። እና በብዙ ሁኔታ ገንዘቦችን እቆጥባለሁ የምቆባጥቸው ገንዘብ ደግሞ በአግባቡ እጠቀማለሁ የሚለውን ነገር ማንሳት እፈልጋለሁ። የተለያየ ጊዜ የተለያየ የምቆጥባቸው ገንዘብ ደግሞ ገንዘብ መቆጠብ ደግሞ የሆነ ቀን ነው የሚጠቅመን ለአደጋ ጊዜ ይደርሳል ያ ቀን ደግሞ ሩቅ አይደለም ቅርብ ሊሆን ይችላል። እና ከዛ አንፃር ስናየው ገንዘብ መቆጠብ በጣም አስፈላጊ እና ለነገ የማንለው ነገር ነው እና ገንዘባችንን በአግባቡ መቆጠብ ውጤታማ የምንሆንበትን ነገሮች መፈለግ እንችላለን። ውጤታማ ለመሆን ደግሞ ኢንቨስት እንኳን ለማድረግ ገንዘባችንን መቆጠብ መቻል አለብን። በአንዴ ከየትም አናመጣውም ግን የተቆጠበ ገንዘብ ግን የሆነ ቀን ትልቅ ዋጋ ይኖረዋል እና ያንን ዋጋ ደግሞ በአግባቡ ለመያዝ በአግባቡ ለመጠቀም ደግሞ ምን ያስፈልጋል? መቆጠብ ያስፈልጋል እና ብዙ ጊዜ ገንዘባችን በመቆጠብ የተሻሉ ነገሮችን ማድረግ እንችላለን። ቤተሰብ ስንሆን ደግሞ ልጆች ሊታመኑ ይችላሉ ራሳችን ልንታመም እንችላለን እና በተለያዩ ማህበራዊ ኑሮ ይኖራል ያልተጠበቁ በተለይ ደግሞ በጣም መቆጠብ የሚጠቅመን ምንድነው? ያልጠበቅናቸው ወጪዎች ይገጥሙናል በቃ ይገጥመናል ብለን ያላሰብነው ወጪ ሲገጥመን ያኔ በጣም ምንድነው መቆጠባችንን የምናመሰግንበት ሁኔታ ይኖራል። እና ይሄን እንደዚህ ባላደርግ በማድረጌ እንደዚህ እንትን ብያለሁ ብለን ያን ነገር ተስፋ እናደርጋለን እና ሳንቲም በሚገባ ነው የምቆጥበው መቆጠብ ያለብኝን ያህል በሙሉ እቆጥባለውኝ ከእኔ የተረፈውም ሳይሆን ማድረግ ያለብኝ እና ይሄን እንደዚህ ማድረግ አለብኝ የማስበውን ነገር በሚገባ እቆጥባለሁ። እና እሱን ነገር ማንሳት እፈልጋለሁ እና እንደ አጠቃላይ የምቆጥባቸው ነገሮች በብዙ መልኩ የምቆጥባቸው ነገሮች ይኖራሉ መቆጠብ ያለብኝን ነገር በሚገባ ነው የምቆጥበው። ማጥፋት በተቻለኝ አቅም በማይሆን ነገር ላይ ገንዘብ የማጥፋትን ወይም ደግሞ ማባከን አልፈልግም። ማባክነውም ገንዘብ የለኝም በአግባቡ ከተጠቀምኩበት ያለኝ ገንዘብ ባግባቡ ነው የምጠቀመው። መቆጠብ ያለብኝን ለአደጋ ጊዜ ለክፉ ቀን ለተለያየ ነገሮች ይሆናል ብዬ የማስባትን ወይ ደግሞ ነገ የሆነ ነገር ላይ አደርገዋለሁ ብዬ የማስበውን ገንዘብ ደግሞ አስቀምጣለሁ እቆጥባለሁ ማለት ነው። እና ቁጠባ በጣም አስፈላጊ ነገር ነው። እኔም ደግሞ በአሜም ልክ እየቆጠብኩ ራሴን አሳድጋለሁ በገንዘብ ጠነከርን ማለት በብዙ ነገር የተሻለ ማንነት ፈጠርን ማለት እንደመሆኑ መሆኑ መጠን እኔም በተቻለኝ አቅም በገንዘብ ራሴን ለመቻል ብዙ የማልፋቸው ውጣ ውረዶች ነገሮች ይኖራሉ ከዛ አንፃር ደግሞ ቆጥቦ ኢንቨስት ማድረግ ደግሞ የተሻለ ማንነት እንዲኖረን ያደርጋል። ስለዚህ ይሄን ስለማውቅ ደግሞ በተቻለኝ አቅም ኢንቨስት ማድረግ ብቻ ሳይሆን መቆጠብንም እንደ ትልቅ ነገር ነው የማየው። እና ቆጥቤ የተሻለ ነገር ላይ ለማድረግ ገንዘቤን በሚገባው ቦታዬ ለማስቀመጥ እሞክራለሁ ማለት ነው። እና ገንዘብ በተቻለኝ አቅም ከማጥፋት ይልቅ መቆጠብ እንደኔ በጣም የተሻለው ሀሳብ ነው። የሚለውን ነገር ማንሳት እፈልጋለሁ። በአጠቃላይ

የምታስታውሰው ልዩ በዓል አለ ወይ የሚል ነገር አለ? የማስታውሰው ልዩ በዓል ይኖራል የተለያዩ በዓላቶችን እንደምኖራቸው መጠን በልዩ መልክ የምናገባቸው ልዩን በዓላቶች ይኖራሉ። እነዚህ ማለት ወይ ደግሞ ለየት ብለው እናከብራቸው የተለያየ ምክንያት ይኖረናል እና እኔው ከእነኚህ በዓላቶች ውስጥ ልዩ በልዩ እኔ ታማክ ብላችሁ። ልዩ ባላቶች አሉ። እና ምንድነው? በልጅነቴ የማስታውሰው። ምንድነው? በጣም የጥምቀት በዓል ምናልባት እንዳሁኑ ነገሮች ሁሉ ተቀይረው አዋቂነት መጥቶ እንትን ነገሮችን እንትን ማለት መጣ እንጂ የጥምቀትን ባህል በጣም በልዩነት በጣም በልዩ ፍቅር በልዩ ሁኔታ የምናሳልፈው በዓል ነው እና በጣም ልዩ ነው ባል ነበረ። ያኔ የማስታውሰው ነገር በጣም ብዙ ነገር ብዙ ነገር ፅ ይሉኛል በጥምቀት። አብዛኛው የጥምቀትና ጥምቀትና አንድ ባል ባል የውይ ባል። በጥምቀት ምንድነው የማስታውሰው ነገር በቃ የግዴታ ወደ እንገባለን የሚያምር ልብስ እንገዛለን ልዩን ያምር ልብስን ግን አስገዛለን። እንደው ጥምቀት ውድድር ነው ማለት ይቻላል። ማነው አዲስ ልብስ የገዛው ማነው የሚያምር ልብስ የገዛው ምናምን ብለን። ፉክክር የምንጀምርበት ሁኔታ ነው ያለው እና። አዲስ ልብስ የምንገዛበት ሁኔታ ይኖራል አዲስ ልብስ እንገዛለን። ከዛ ብር እንፈልጋለን ብር እናዘጋጃለን ከዛ ያዘጋጀነው ብር ደግሞ። በተለይ የሁኔታ የምናዘጋጃቸው ብር እጅ ይኖራሉ እነኛም ብር ደግሞ አዘጋጅተን። ለመፈለጉ ነገር ለመጠቀም በተለያየ መልኩ እናዘጋጃለን ያንን ብር ማለት ነው። እና ብር ከተዘጋጀ በኋላ። ጥምቀት የምንሄድበት ቀን ሌሊት እንቅልፍ የማይተኛበት ቤት አይኖርም። ብዙ ጊዜእንቅልፍ አንተኛም በቃ ያ በቃ ነክቶ ልዩነት መቼ የማይረሳ ነገር ነው። ነክቶ ሄደን በቃ አዲሱ ልብስ ስንለብስ ነው ምን ስለው አዲሱ ልብስ ለብሰን በቃ የሆነ እንትን ስንል ነው። የምንሰለው እና እኔ እኔ ነገሮችን ስናይ ብዙ ነገሮች። በቃ የሆነ ትርጉም የሚሰጡ ነገሮች እና በጣም የተለየ ስሜት የሚሰጡ ነገሮች ናቸው። እና በብዙ መልኩ እነዚህ ነገሮች ደግሞ ሁሉን ጣመኔታ የሚሰጡኝ ነበረ። እና የማስታወስ ልዩ በዓል ያ የጥምቀት ባህሪ ነበረን። ሞራል በጣም ይለይ ነበረ ከዛ በኋላ ደግሞ ጠዋት ተነስተን በቃ ጫማ እንወለውላለን ከዛ አቧራእንዳይነካ እየጠነቀቅን እቀፍሯል ብለን የምንሄደው ነገር አለ። ከዛ ከሄድን በኋላ ከረሜላሁ ምኑን ባይገዛ ነገር የለም። በቃ በቃ ያላለቀ ድረስ መመለስ የለም። ብር ያው ከስንት አንዴ በጥምቀት ያው ከቤተሰብ የሚሰጥ ገንዘብ ልጅ ልጅነት ስንሆን ገንዘብ አይገኝም ገንዘብ አይሰጥምና ከዛ አንፃር። ገንዘብን የሰጠንን ገንዘብ በቃ የምፈልገውን ነገር ስናደርግ የሚቀረን ነገር የለም ገንዘቡ ከቻለ ድረስ እንገዛለን። እንገዛለን ከዛ ገዝተን ገዝተን ነው እዛ ነው የምንሄደው። እና ምንድነው? ብዙ መልክ አንፃር ስናየው ገንዘብን ምን ይዝበት ሁኔታ ይኖራል የገንዘብ ይዘን ደግሞ የማያዋጣን የሚያዋጣ ነገር ይኖራል። እና በብዙ መልኩ ገንዘብን ይዘን የምንሄድበት እና ደስ የሚል ጊዜ እንዳሳልፈው የጥምቀት ጊዜ ነው ብዬ አስባለሁ። እና ከዛ በኋላ አይደል። ከገዛም በኋላ ኳስ እንገዛለን በብዙ ነገሮች የሰፈር ልጆች እንዳለ ስብስብን ስለሆነ የምንሄደው ኳስ እንገዛለን። ከዛ የገዛነውን ኳስ ደግሞ በቃ ስናንከባል ሆዳችን ጠግቧል ከዛ በጠግተን ሆዳችን ስንሮጥ ስንሮ ልባችን ሲፈል ሮጠን እዛ ሲመሽልን ወደ ቤት እንገባለን። እና በጣም ልዩ የማስታውሰው ባህል ቢኖር ጥምቀት ነው። ጥምቀት መቼም በልጅነት የማረሳው ትውስታ ጥሎብኝ ያለፈ ትልቅ በዓል ነው። እና በጣም ጥምቀት ይለያል የሚለው ነገር ማሳተፍ እፈልጋለሁ። በቀጣይ እነሳ አነሳ ደግሞ የ ልዩ የሆነ በዓል ብዬ የማስበው ሁለት የቦዬ በዓል ነው። ሆያ ሆየ የምንሄድበት የቦዬ በዓል ምናልባት በጣም እንትን በዓል ባይሆንም በጣም ተልክ በዓል ተብሎ። ባይከበርም እንደ ሀገራችን ግን በእንደ አካባቢያችን በጣም ይከበራል ያው በሃይማኖት ዘንድ የሚከበሩ ባለቤቶች ናቸው። ሁለቱም እና የማስታውሰው ያኔ በጣም ለወይ እንዘጋጃለን ጅራፍ ይገመዳል። ጅራፍ በቃ ፉክክር አለ። ልጆችን እንሰበሰባለን ከዛ በሚገባ ነው። ጅራፍ ይጨዋል የሰፈሩ ወይ ያውዬ ደግሞ እንባላለን። ባህሏ ይጨፈራል እና ወይ ወይ ወይ ቢነጋ ቢነጋ ቢመሽ የሚመሽ እዚህ እወራለሁ ስም ነሽ ነሽ እያለ ይቀጥላል። ያው እዚሁ ግጥሙን ስንኝ ልበል ብዬ ነው። እና በቃ በጣም በልዩ ፍቅር የምንጠብቀው በጣም ልዩ በዓል ነበረ ማለት ነው። በየት የማስታውሰው ነው። እና በቃ የዛለታ ማታ ዳር የለም። በቃ በጊዜ ነው የምወጣው ዱላ እንይዛለን ባትሪ እያዛል የማንዳስስበት የማንሄድበት ቤት የለም። በቃ የማንነካው ቦታ የለም እንዞራለን እንዞራለን። በቃ ዞረን የሚቀረን ቦታ የለም። እና ወያውዬ እያልን እስከ ሌሊት የምንቆይበት እስከ ንጋት ሊጋረብ ሲል ነው ወደ ቤት የምንገባው። በጣም ረጅም ጊዜ ሌሊቱን ስንጨፍር ስንጮህ የምናደርበት ሁኔታ አለ። እና በብዙ መልኩ ይሄ የሚለየው አለው። እና በብዙ መልኩ የተለየ ባል ነው የሚለውን ነገር ማንሳት እፈልጋለሁ። በዚህ ዙሪያ እና በብዙ መልኩ ማለት ነው። እንደው አጠቃላይ ይህ ባህል ለኔ ልዩ

ብዙ ሰነዶች ታዘጋጃለህ የሚል ነገር አለ ያው ሰነድ የምንለው የተለያየ መረጃዎችን የምንይዝበት ነገር ነው። እና የተለያዩ ሰነዶች የምንይዝበት ሁኔታ አለ። ሰነድ ያው ያስፈልጋል በብዙ መልኩ ምኒዛቸው መረጃዎች ይኖራሉ የምንይዛቸው የተለያዩ አይነት መረጃዎች ይኖራሉ እነኚ መረጃዎች ደግሞ ሰነድ በመባል ይጠራሉ። እና እኔ ምንድነው? ሰነድ በመያዝ ላይ በጣም ጎበዝ የምባል አይደለሁም። ነገር ግን መያዝ ያለብኝ ነገር በሙሉ እይዛለው። በጥንቃቄ ነው የሚይዘው እንዳይጠፋብኝ ወይም ደግሞ በቃ ሁሉም ነገር አሟልቼ መያዝ ያለብኝ ነገር በሙሉ ነው የሚይዘው። ከዛ የያዝኩትን ነገር ደግሞ በሚገባ በጥንቃቄ ነው የምይዛቸው ማለት ነው። እና እንደዚህ ዝም ብሎ እንዲጠፋ አልፈቅድም። እያንዳንዱን ነገር በጥንቃቄ ይዤ ሰነዶቹን አዘጋጅቼ የሚያዘጋጀውን አዘጋጅቻለሁ ነገር ግን ሰነድ ማዘጋጀት ሳይሆን ሰነድ መያዝ ነው። ሰነድ ማዘጋጀት ያው እንደ እኔ ሀላፊነት ያሉ ቦታዎች ላይ። እንዲሁም ደግሞ ትልልቅ ቦታ ላይ ያሉ ነገሮች ላይ ነው። እንጂ ብዙ ጊዜ ሰነድ የምናዘጋጀው ከዛ ውጪ ግን ሰነድ ብዙ ማዘጋጀት ላይ ያን ያህል እንትን አይደለሁኝም ፐርፌክት አይደለሁም ብዬ ነው የማስበው። እና ሰነድ መያዝ ላይ ብዙ ሰነዶችን እይዛለሁ። ማዘጋጀት ላይ ከሆነ ግን ብዙም ማዘጋጅበት ሁኔታ አይኖርም። ያው ሰነድ ምንላቸው ሰነድ ምንድነው? የሚለውን ነገር በሰፊው ስናብራራ ሰነድ የምንለው መረጃ የምንለው ነገር ይይዛል። መረጃ ማለት እያንዳንዱን ነገር መረጃ ምንይዝበት ነው ትምህርት ሊሆን ይችላል። ወይ ደግሞ የትምህርት ማስረጃዎች ለምሳሌ ዶክመንት ሊሆን ይችላል ትራንስክሪፕት የምንላቸው የመጨረሻ የመጨረሻ ውጤቶቻችን የሙያ ፍቃድ ላይሰንስ ሊሆን ይችላል። እነኚ ነገሮህች በሙሉ ምን ይባላሉ? ሰነድ ወይም ደግሞ መረጃ ይባላሉ። እነኚህ ሰነዶች ደግሞ ማዘጋጀት የባለስልጣኖች ወይም ደግሞ ይሄ ራሱን የቻለ ተቋም ይጠይቃል ዝም ብሎ ማንም ሰው አያዘጋጅም። ሰነዶችን ማለት ነው። ይሄን ሰነድ የሚያዘጋጅ አካል አለ። ይሄን የሚያዘጋጅ ሰው አለ። እና እነኚህ የተዘጋጁ ሰነዶችን ደግሞ እኛ በአግባቡ እንይዛለን። ይዘን ደግሞ እንጠቀማለን ማለት ነው። እና ሰነዶችን በሚገባ የምንይዝበት ሁኔታ አለ። ምኒዛቸውን ሰነዶች ደግሞ በአግባቡ በመጠቀም በአግባቡ የተዘጋጁትን ሰነዶች በአግባቡ ተጠቅመን እንትን እንላለን ማለት ነው። እና ብዙ ሰነዶችን የምንይዝበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ። ሰነዶች ደግሞ በብዙ መልኩ የሚይዝበት ሁኔታ አለ። እነኚህ ሰነዶች ደግሞ በጣም በብዙ መልኩ ይጠቅሙናል። እና ሰነድ መረጃ መያዝ ያስፈልጋል አስፈላጊ ነገር ነው። የሚይዘው መረጃ ደግሞ ተጨባጭ የሆኑ ነገሮችን እንይዛለን። እና ሰነድ ማዘጋጀት የሚለው ከሆነ ግን ወዝዌይ ሰነድ የሚዘጋጀው እንደ ግለሰብ አይደለም። ሰነድ ታዘጋጃለህ አላዘጋጅም ሰነድ ትይዛለህ አዎ እይዛለሁ። የእኔ የሆኑ መረጃዎች የትምህርት ማስረጃ የሚያስፈልጉ ዶክመንቶች የሚያስፈልጉኝ መረጃ ማንኛውም የባንክ አንካውንት ብቻ ባንክ ቡክ ሊሆን ይችላል። እነኚ ሰነድ እንላችኋለን መረጃ ናቸው። የኔን ማንነት የሚገልጹ ዶክመንቶች ናቸው። እነኚህን ዶክመንቶች ደግሞ በአግባቡ እይዛለው በሚገባ ማለት ነው። ምክንያቱም እኔን የሚመለከቱ ነገሮች የእኔ የግል ሰነዶች ናቸው። እነኚህ የግል ሰነዶችን በአግባቡ እይዛለው። ግን እነኚህ የግል ሰነዶች የሚያዘጋጁ ለምሳሌ የባንክ አካውንት ብናነሳ የሚያዘጋጀው ማነው? ባንኩ ራሱ ነው። የትምህርት ማስረጃ ለምሳሌ የሙያ ፍቃድ ቢሰጥ የሚሰጥ ሆኖ ተቋም ነው። ለምሳሌ ይሄንን ሙያ ፍቃድ ሊሰጠን የሚችለው ተቋም ማነው? ትልቅ ተምረን ጨርሰናል ከዛ የጨረስንበት ተቋም ዋና መስሪያ ቤት ይኖረዋል። ያ መስሪያ ቤት ያንን የሙያ ፍቃድ ይሰጠናል። ይሄ ሰውዬ ተምሯል ብቁ ነው ብሎ ስለሚያስብ ያንን ሰነድ ይሰጠናል ማለት ነው። እና ከዛ ከዛ አንፃር ስናይ ብዙ ሰነዶችን አላዘጋጅም ነገር ግን ሰነዶችን በሚገባ እይዛለው። የኔ የሆኑ ሰነዶችን ወይም ደግሞ መያዝ ያለብኝ የተለያዩ ለምሳሌ የመሬት ካርታ ሊሆን ይችላል የመሬት ባለቤት እንደዚህ ሰነድ ሊሆን ይችላል። ሀላፊነት ቦታ ሰነድ ሊሆን ይችላል። እና በብዙ መልኩ የሚሰጡኝ ሰነዶች አሉ። እና ብዙ ሰነዶችን እይዛለሁ የሚለውን ነገር ማንሳት እፈልጋለሁ። የግድ እነኚ ነገሮች ስንይዝ ነው። ሰራተኛ መሆናችን የሚረጋገጠው ወይም ደግሞ ለምሳሌ አንድ ባለሙያተኛ ሙያተኝነቱ የሚረጋገጠው ያንን ሰነድ በማሳየት ያንን ሰነድ ብቁነቱን በመመላከት ነው። እንጂ ይሄ ሰውዬ እንደዚህ እንደዚህ ብሎ መገመት ማለት አይቻልም። እና ሳነብ ብዙ ጊዜ በብዙ መልኩ ይጠቅምሀል የሚለውን ነገር ማንሳት እፈልጋለሁ። ከዛ አንፃር በብዙ መልኩ ሰነዶችን እጠቀማለሁ ማለት ነው። እና ሰነዶች ያስፈልጉናል በተለያየ መልኩ የምጠቀማቸው ሰነዶች አሉ እነኚ ሰነዶች ደግሞ በአግባቡ መጠቀም የኔ ሀላፊነት ነው። ምጠቀማቸው የተለያዩ ሰነዶች አሉ እነኚህ ሰነዶች ደግሞ በስነ ስርዓት ይዤ የሚፈለገው ቦታ ላይ በምጠየቅ ሰዓት በሚፈለገው ሰው እሰጣለሁ ማለት ነው። እና ሰነዶች በጣም አስፈላጊ ናቸው። የሚይዛቸው የምይዛቸውን ሰነዶች በአግባቡ በመያዝ የተሻለ ውጤታማ ትርፋማ እና የተሻለ ነገሮችን ማከናወን እችላለሁ ብዬ አስባለሁ። ሰነዶችን ማዘጋጀት ግን የአንድ ተቋም ሀላፊነት ነው። የአንድ ድርጅት ሀላፊነት ነው። እና ከዛ ውጪ ግን ብዙ ሰነዶችን አዘጋጃለሁ ያዘጋጀውትን ሰነድ ደግሞ በሚገባ እይዛለሁ። የሚለውን ነገር ማንሳት እፈልጋለሁ። ግን ሰነድ በአጠቃላይ የሚያዘጋጁ ግን ሀላፊነት የተሰጣቸው ሰዎች ናቸው። የሚለው ነገር ማንሳት እፈልጋለሁ። እንደ አጠቃላይ ስለዚህ ዙሪያ ያለኝ ሀሳብ ይሄንን ይመስላል

ቀጣይ ርዕሳችን ስማርት ፎን ትጠቀማለህ ሚል ነገር አለ ስማርት ፎን እጠቀማለሁኝ ያው ብዙም ጊዜ ባይሆን በቻልኩት አቅም እጠቀማለሁ። ሲጀመር ስልክ ምንጠቀመው በዚህ ጊዜ ስማርት ፎኖችን ነው። ስማርት ስልኮችን እንጠቀማለን። ምክንያቱም አለም በጣም እየፈጠነች ነው እየሄደች ያለችው ከአለም ጋር ለመራመድ ደግሞ እኛም በተለያየ መልኩ ማደግ አለብን ለማደግ ደግሞ እነኚህ ስማርት ፎርሞች ስማርት ስልኮች ያስፈልጉናል። ምክንያቱም ብዙ ነገር ዛሬ ቴክኖሎጂ ጋር ነው እየሄድን ያለነው እና ቴክኖሎጂ ደግሞ ከብዙ አንፃር ከፍ እያልን የምንሄድበት ነው ስማርት ስልኮቻችን ደግሞ ያስፈልጉናል ብዙ መልኩ ማለት ነው ዛሬ ላይ በቀላሉ ከሰው ጋር ለመገናኘት ብንፈልግ በቀላሉ ስማርት ፎኖች ስማርት ስልኮች ያስፈልጉናል ነገር ግን ምንድነው ይሄ ብቻ አይደለም እነኚህ አሁን ከተለያዩ ሀገር ለምሳሌ ብንጠቀም የድሮ የሆኑ ነገሮች ስልክ ከሰው ጋር ሊያገናኙን አይችሉም ከሰው ጋር በስርዓት ሀሳባችንን መግለጽ አንችልም መደዋወል በቪዲዮ ማውራት የማንችልበት ሁኔታ አለ ነገር ግን እነዚህ ስማርትፎን መያዛችን መያዜ ከብዙ ሰው ጋር በቀላሉ እንድግባባ አድርጎኛል በቀላሉ እነኛ ሰውዬ ጋር እንዳወራ አድርጎኛል ብዙ ነገር ዛሬ ከቴክኖሎጂ ጋር ነው እየሄድን ያለነው እና ቴክኖሎጂ ደግሞ ከብዙ አንፃር ከፍ እያልን የምንሄድበት ነው ስማርት ስልኮቻችን ደግሞ ያስፈልጉናል ብዙ መልኩ ማለት ነው ዛሬ ላይ በቀላሉ ከሰው ጋር ለመገናኘት ብንፈልግ በቀላሉ ስማርት ፎኖች ስማርት ስልኮች ያስፈልጉናል ነገር ግን ምንድነው እና በቀጣይ ደግሞ ብናነሳ ከጊዜው የቴክኖሎጂ ዘመን ከመሆኑ ጋር ተያይዞ ሁለተኛ ትልቅ ጥቅም ይጠቅማል ብዬ የማስበው ለምሳሌ ተማሪነት ተማሪ ለምሳሌ ትምህርት በምማር ሰዓት በጣም ብዙ ጊዜ ይጠቅመኛል ስማርት ስልክ የምጠቀምበት ምክንያት ትልቁ ለትምህርት ነው የሰው ልጅ ደግሞ እድገቱ እስካቆመ ድረስ ትምህርት አያቆምም ትምህርት አያልቅም አይደል የሚባለው እኔም ደግሞ ትምህርት እንደማያልቅ ስለተረዳሁ በቻልኩት አቅም ትምህርትን በሚገባ እማራለሁ መልኩ እማራለሁ የምማራቸው ትምህርቶች እኔን ሊያሳድጉ የሚችሉ እውቀት ሊሰጡ የሚችሉ ነገሮች ለምሳሌ በሙያዬ እንኳን በጤናው ዘርፍ ላይ ብዙ ነገሮችን ለማወቅ በሰፊው ጥልቀት ያለው ነገር ለመማር ለማወቅ የግድ እነኚህ ስልኮች ያስፈልጉኛል በብዙ መልኩ የተለያዩ እውቀትን ለመሰብሰብ የተለያዩ ነገሮችን ከዩቲዩብ ሊሆን ይችላል ሰርች አድርጌ እነኛን ፈልጌ ቪዲዮውን በማየት ልማር እችላለሁ የተለያዩም እኔ የማላውቃቸው ብዙ ነገሮች መቼም አለም ላይ ብዙ በቀን ውስጥ በሰአት ውስጥ እንትን የሚለዋወጡና የሚሻሻሉ ነገሮች ይኖራሉ እና እነኚህ የሚሻሻሉ ነገሮች በማንኛውም ባለሁበት ሙያም የሚሻሻሉ ነገሮችን በቀላሉ እንዳገኝ አንዱ ትልቁ ጥቅም ይሄ የስማርት ፎን ይጠቅመኛል ማለት ነው እና ተማሪ በመሆን ሰዓት ለምሳሌ በፊት በጣም ብዙዎች መጽሐፎችና አንበበን ነበረ የተለያዩ ለመስራት ወይም ደግሞ የተለያዩ ጥናታዊ ጽሁፎችን ለመስራት በጣም ብዙ መጽሐፎችን የምናነብበት ሁኔታ ይኖራል ዛሬ ላይ ግን እንደዛ አይደለም በጣም በቀላሉ ስልካችንን ብቻ በመጠቀም በቀላሉ የምንፈልጋቸውን ነገሮች ማግኘት እንችላለን ስማርት ስማርት ስልኮችን መጠቀም ይቻላል በቀላሉ ማለት ነው ብዙም ልፋት ሳንወጣ ብዙም ሳንለፋበት በቀላሉ ብዙ አርቲፊሻል ኢንተለጀንሶች አሉ ሰው ወክሎ የሚሰሩ ጎግል ላይ በቀላሉ መፈለግ እችላለን መረጃ በጣም እንደውም ከመጠን በላይ እንጂ መረጃ የመረጃ እጥረት የለም በዚህ ጊዜ አሁን እንደምናውቀው እና ይሄን መረጃ በቀላሉ ከቻት ጂፒቲ ራሱ ከዲፕሲክ ሊሆን ይችላል እያከቻችብኝ ይሆንሻል የምንፈልገው መረጃ በቀላሉ ፈልገን አጭር ግልጽ እና መጠነኛ በሆነ ሁኔታ በተመጠነ ሁኔታ የምናገኝበት ሁኔታ አለ ይሄንን ደግሞ በቀላሉ የምናገኘውን ነገር ወደ ምንፈልገው ነገር መቀየር እንችላለን ብዬ አስባለሁ ስማርት ፎን በሚገባ እጠቀማለሁ የምጠቀመውም ደግሞ በተለያየ መልክ የምጠቀምበት ሁኔታ አለ እና በዚህ መልኩ በቀላሉ የምንፈልገውን ኤዲት አድርገን ከት አርገን ቆርጠን ለማስተካከልን ያለውን ነገር ለምንፈልገው አሳይመንት ሊሆን ይችላል ወይም ደግሞ የሚሰጠን የቤት ስራ ሊሆን ይችላል በቀላሉ መስራት እንችላለን ማለት ነው እና ደግሞ በቀጣይ የእውቀት ጋፕ ይኖርብናል የእውቀት ክፍተት ይኖርብናል ያንን የእውቀት ክፍተት እንዴት ነው ምንሞላው ብለን ስንጠይቅ ዛሬ ቴክኖሎጂ በጣም አሪፍ ከመሆኑ ጋር ተያይዞ በቀላሉ የእውቀት ጋቦችን እንሞላለን ያሉብንን ጋፖች የእውቀት ችግሮች በቀላሉ መሙላት እንችላለን ማለት ነው የተለያዩ ክፍተቶች ይኖራሉ እነዚህን ክፍተቶች በቀላሉ አንብበን ፈልገን በቀላሉ ማግኘት እንችላለን በዚህ ይሄንን ሁሉ የምንጠቀመው ምንድነው በስማርት ስልካችን ነው ስማርት ስልኮች በጣም አስፈላጊ ነገር አድርጉት ለተማሪዎችም ለአስተማሪዎችም በቃ ለሁሉም በሚባል መልኩ በጣም ጠቃሚ ናቸው የሚለውን ነገር ማንሳት እፈልጋለሁ ስማርትፎን በሚገባ ነው የምትጠቀመው እና ብዙ መረጃዎችን በቀላሉ እናገኛለን ያልገባን ነገር ትምህርት እንኳን የሚኖር በቀላሉ ያንን በመፈለግ መርዳት እንችላለን አላስተማሪ ማለት ነው እና በቤታችን መማር የምንችልበት ሁኔታ ነው እየተፈጠረ ያለው ከዛሬ ጋር ተያይዞ ዛሬ ዛሬ ማለት ነው እና ብዙ ሰው ደግሞ ስማርት ትርጉሞችን በመጠቀም ብዙ ገንዘብ የሚሰራበት ሁኔታ ተፈጥሯል እና በጣም ብዙ ጥቅሞችን ይዞልን መጥቷል ብየ አስበላው

በዚህ ቅዳሜ እና እሁድ ምን ታደርጋለህ የሚል ነገር አለ? ያው አብዛኛው ጊዜ ምንድነው? ቅዳሜ እና እሁድ የእረፍት ቀናቶች ናቸው ተብሎ ነው የሚታሰበው ብዙ ጊዜ ማለት ነው። እና እና እነኚህ እረፍት ቀናቶች ደግሞ በብዙ መልክ እናሳልፋቸዋለን እረፍት እንደመሆኑ መጠን። ብዙ ስራዎችን ልንሰራ እንችላለን ብዙ ተግባራቶችን እናከናውናለን ግን ብዙ ጊዜ ቅዳሜ እና እሁድ ያው የእረፍት ቀን የመዝናኛ ቀን። ብለን ነው የምናውቃቸው አይደለ እነኚህን ቀናቶች ደግሞ ምን ማድረግ አለብን በተቻለ አቅም? ወደተሻለ ነገሮችን በማከናወን እናሳልፋቸዋለን ያው መጠጥ ቤትም ጫቱም ወደ ሲጋራውም ወደ የምትለያይ የሚልም አለ እረፍት ስለሆነ ግማሹ ወደ ኳስም ወደ ምን እያለ ያሳልፋል። እና የኔ ቅዳሜ እና እሁድ እማሳልፈው ያው ብዙ ጊዜ የጤና ዘርፍ ውስጥ ስንሆን የትርፍ ሰዓት ይኖራል የትርፍ ሰዓት ስራ ይኖራል። ያ ከመንግስት ከትክክለኛው ስራ ሰዓት ውጪ የምንሰራው የትርፍ ሰዓት አለ። እሱን እንደመስራት ግን። እሱን እንሰራለን እሱ ደግሞ ብዙ ጊዜ ቅዳሜ እና እሁድ የመኖር ሁኔታ አለው። እና ቅዳሜ እና እሁድ ያው እሱንም ሸፍነን ነው የምንሰራው። ስለዚህ የታወቀ ነው የትርፍ ሰዓት ስራችንን በሚገባ ነው የምንሰራው። ምንም ወደኋላ የምንለው ነገር የለም። እና የትርፍ ሰዓት በሚገባ ነው የምሰራው ነገር የሚለውን ነገር። ቅዳሜ እና እሁድ በሚገባ ትርፍ ሰዓት ነው የምሰራበት ማለት ነው። እና ግን ከዛ ለጎን ከዛ ጎን ለጎን ግን የምሰራቸው ስራዎች ይኖራሉ። እነኚህ ስራዎች የተለያዩ ናቸው የተለያየ ሁኔታ የተለያየ ጊዜ የምሰራቸው ስራዎች ይኖራሉ እነኚህን ስራዎች ስሰራ። ያው ገብተን እንዴት ታማሚዎች ሊኖሩ ይችላሉ የእኔ ታማሚዎች የምናይበት ሁኔታ ይኖራል እነሱን መድሃኒት የምንሰጥበት ሁኔታ ይኖራል እና እንደዛ እያለ ያልፋል። አንዳንዴ ደግሞ የሚኖረው እነኚህ የትርፍ ሰዓት በማይኖሩበት ጊዜ ደግሞ ምንድነው? የምናደርገው የተለያዩ ስራዎችን እንሰራለን እነኚህ በትርፍ ሰዓት የምንሰራቸው። ስራዎቻችን ቅዳሜ እና እሁድ የምንሰራቸው የተለያዩ ንግል ንጽህናዬን እጠብቃለሁ። እኔ አሁን ለምሳሌ ቅዳሜ እና አሁን ምንድነው እማረገው የግል ንጽህናዬን እጠብቃለሁ። ያደፈ ልብሴን የሳምንት ውስጥ የቆሸሹ ልብሶቼን አጸዳለሁ የቆሸሸ ነገር ካለኝ። ጻዳ አድርጌ ዉበቱን እንዲጠብቅ አድርጌ እንትን እላለሁ እና በተለያየ መንገድ የግል ንጽህናዬን የልብሴ ንጽህና እጠብቃለሁ ማለት ነው። ምክንያቱም የእረፍት ቀን ነው። ስራ በደንብ ቁጥጥር የሚበዛበት ነገር አይደለም በአብዛኛው ስራ ውስጥም ደግሞ ቅዳሜ እና እሁድ ስራ እንደማይገባ እናውቃለን። እና የእረፍት ቀን እንደመሆኑ መጠን። በእነኚህ ቀኖች ውስጥ ብዙ ጊዜ ለቅሶ ካለ ለቅሶ እንሄዳለን ያው ሰው መጠየቅ ካለብን። ሰው ልንጠይቅ እንችላለን በብዙ መልኩ። እነኚህን ቅዳሜ እና እሁድ በተለያየ መንገድ እናሳልፋለን። አንዳንዴ ደግሞ ሃይማኖታዊ ቦታዎችም ቤተክርስቲያን በሄድ ሊሆን ይችላል። እንዲሁም ደግሞ አንዳንድ ገዳማት መሄድ ሊሆን ይችላል። እንዲሁም ደግሞ እነኚህ ቅዳሜ እና እሁድ ጊዜ። አንዳንድ በቃ ራሳችንን ሊያረጋጉ የሚችሉ ነገሮች መዝናኛ ቦታ ሊንሄድ እንችላለን። የሆነ መዝናኛ ቦታ ሄደን አንድ ሁለት እያልን ልንጫወት ልናወራ እንችላለን። እና በጣም በብዙ መልኩ የተለያዩ አይነት ነገሮችን አደርጋለሁ ማለት ነው። እና እኔ እንደኚ በተለይ ሃይማኖታዊ ቦታ እሄዳለሁኝ ከቻልኩኝ ማለት ነው። እና እንዲሁም እንዲህ አይነት ቦታ መሄድ ደግሞ መንፈስን ያረጋጋል። አእምሮን ያድሳል። ከፈጣሪ ያለው ያለ ነገር እንትን ይላል እና በተቻለ አቅም ለመሄድ እሞክራለሁ። እና ከዛ ጋር በተያያዘ ደግሞ ብዙ ጊዜ ምንድነው የእረፍት ቀን እንደሆኑ መጠን። ለሰውነቴ ትንሽ እረፍት የምሰጥበት ለአእምሮዬ እረፍት የምሰጥበት ይሆናል። በተለይ እሁድ ቀን ደግሞ በቻልኩት አቅም ያሰለፍኩትን ሳምንት የምገመግምበት። ምንድነው? በዚህ ሳምንት ያደረኩት ምን ምን አላደረኩም ብዬ ራሴን ገምግሜ ማስክ እንትን ምልክት ወደ ቀጣይ ደግሞ እቅድ እማቅድበት ነው። ብዙ ጊዜ የሚሆነው ማለት ነው። እና ብዙ ጊዜ ህይወታችን የምንመራውም ደግሞ በእቅድ እንደሆነ እናውቃለን። እና በሳምንት ውስጥ ያደረግናቸው ያሳካናቸው ስኬቶች። ያመለጡን እድሎች ወይም ደግሞ ብዙ ነገሮች አሉ እና እነዚህን ነገሮች ወደኋላ መለስ ብዬ እገመግማለሁ አያለሁ ያለውን ሁኔታ አነጻጽራለሁ። በብዙ መልኩ ያሉ ነባራዊ ሁኔታዎችን እገመግማለሁ። ከዛ በዘለለ ደግሞ በአዳዲስ እቅዶችን ወደፊት ማሳካት ያለብኝ በቀጣይ ሳምንት በአሁኑ ሳምንት ካልሆነ ቀጣይ ሳምንት የተሸጋገሩ እቅዶቼን። ወደ መሬት አውርጄ እነበኛን ነገሮች ለማስተካከል ለማስተካከል እሞክራለሁ ማለት ነው። እና በብዙ መልኩ። ቅዳሜ እና እሁድ በእነኚህ ተግባራቶች አሳልፋለው አብዛኛው ነገር። በእረፍት ሊሆን ይችላል። እረፍት ስንል አይምሮአችንን የምናሳርፍበት ሻወር ወስደን ዘና ምንልበት። ወደ አንዳንድ መዝናኛ ቦታዎች ሄደንም አይምሮአችንን ዘና የምናደርግበት የምናብድስበት። በስራ የደከመን አይምሮ እንደ አዲስ እንትን የምንልበት ዘና የምናደርግበት ነገር ነው። እና በጣም በብዙ መልኩ ቅዳሜ እና እሁድን የእረፍት ቀን ከመሆኑ ጋር ተያይዞ በተለያየ በስራም ሊያልፍ ይችላል። ቅድም እንዳንሳውት የትርፍ ሰዓት ስራ ብያለሁ በብዙ መልኩ የተለያየ ሁኔታ የሚያርፍበት ሁኔታ አለ። ቅድም እንዳነሳሁት ማለት ነው። ይሄን ይመስላል በአጠቃላይ

እሺ የቀጣይ ርዕስ ደግሞ የይለፍ ፍል ትጠብቃለህ የሚል ነገር አለ የይለፍ ቃል የምንለው ያው የተለያዩ የሚስጥር ቁጥሮች ናቸው እነኚህ የሚስጥር ቁጥሮቻችን እንደ ሌሎች ሰዎች የማይሰጡ የግልሰብ የሆኑ የግል የሆኑ መረጃዎች ናቸው ወይም ደግሞ ሰናዶች ናቸው እነኚህን የይለፍ ቃል ትጠብቃለህ ግድ ነው በደንብ እጠብቃለሁ ምክንያቱም እነኚህ ሚስጥራዊ የሆኑ መረጃዎች ናቸው የግለሰባዊ የሆኑ መረጃዎች ናቸው እነዚህ በሚገባ ነው የምጠብቀው ምንም ችላ ብዬ እንዲያልፉ ወይ ደግሞ ዝም በቀላሉ የምተወው ነገር አይደለም ምክንያቱም እነኚህን ነገሮች ራሴን ላዳጋ የሚያጋልጡ ነገሮች ናቸው እነኚህን በቀላሉ አገኘ ማለት አንድ ሰው ከዛ በኋላ የሚፈልገውን ነገር ማድረግ ይችላል ስለዚህ ይሄን ሁሉ ለመከላከል ሲባል የይለፍ ቃሌን እጠብቃለሁ ማለት ነው እና እንደፈለኩ ወደዚህ ወደዛ እንትን አልልም ወይ ደግሞ ለማንም መረጃዬን አሳልፌ አልሰጥም ማለት ነው ለስራ ምሳሌ የይለፍ ቃል የምንላቸው ለምሳሌ የሞባይል ባንኪንግ ተጠቃሚ ብንሆን ለምሳሌ የሚስጥር ቁጥራችን ማለት ነው የሚስጥር ቁጥሩ የሆነ ቁጥር ሊሆን ይችላል ያ ቁጥር በቀላሉ የምንናገር ከሆነ በቀላሉ የባንክ አካውንታችን የሚጠለፍበት ሁኔታ ይኖራል እና የባንክ አካውንቴ እንዳይጠለፍ ደግሞ ከማደርግበት ነገር አንዱ ደግሞ ምንድነው ይሄንን የይለፍ ቃል ለሶስተኛው ወገን አሳልፌው ወደ ሁለተኛው ገና አሳልፌው መስጠት የለብኝም የራሴን መረጃ ግለሰባዊ መረጃ ስለሆነ ግላዊ መረጃ ስኮል መሆኑ መጠን ይሄን ግላዊ መረጃ ደግሞ አጥብቄ ይዤ ለሌላ ለማንም ሳላስተላልፍ በአግባቡ የሚይዝበት ሁኔታን ነው ማመቻቸው ማስቀመጥ ካለብኝ አስቀምጣለሁ እንትን ማለት ካለብኝ እንደዛው ማለት ነው እና ይሄ ምንድነው ትልቅ ትልቅ መረጃ ነው መረጃ ደግሞ ለማንም አሳልፈን መስጠት የለብንም ምክንያቱም ነገ ምን እንደሚፈጠር እናውቅም ዛሬ የሰጠነው ወረጃ ነገ እኛን የማይሆን ቦታ ላይ ሊጥለን ይችላል የማይሆን ንጉር ውስጥ ሊጀምረን ይችላል እና ይሄን የይለፍ ቃን መናገር የለብንም የሚለውን ነገር ማንሳት እፈልጋለሁ መረጃ መንገድ የለብኝም ማለት በሌላ ቋንቋ ደግሞ ይሄ ፍፍ ቃሌን ለማን ማተተም እጠብቃለሁ ማለት ነው እና ባንኪንግ ተጠቃሚ ብንሆን ለምሳሌ የሚስጥር ቁጥራችን መለት ነው የሚስጥር ቁጥሩ የሆነ ቁጥር ሊሆን ይችላል ያ ቁጥር በቀላሉ የምንናገር ከሆነ በቀላሉ የባንክ አካውንታችን የሚጠለፍበት ሁኔታ ይኖራል እና የባንክ አካውንቴ እንዳይጠለፍ ደግሞ ከማደርግበት አንዱ ነገር ምንድነው ይሄንን በአጠቃላይ እነኚህን ነገሮች ማንሳት እፈልጋለሁ የይለፍ ቃል እጠቀማለሁ የሚለው እጠብቃለሁ የሚለው አዎ እጠብቃለሁ በሚገባ ነው ሚይዘው ለማንም አሳልፌ አልሰጥም። የግለሰባዊ መረጃ የጓደኛ ምናምን የሚባል ነገር የለም ምክንያቱም እንዲህ አይነት መረጃዎች ህይወታችንን ሊያመሰቃቅሉ ይችላሉ ወይም ደግሞ ለማይሆን ነገር ጥለውን ሊያደርጉ ይችላሉ ይሄውን ለመቋቋመው ግን በእጃችን ያሉ የራሳችን ግለሰባዊ የሆኑ መረጃዎችን ሚስጢራዊ የሆኑ ቁጥሮችን በመያዝ በማስቀመጥ ያንን ውጤታማ የሆነ ቃልና አያያዝ ማዳበር አለብን የሚለው ነገር ማንሳት እፈልጋለሁ የኛ የይለፍ ቃሎቻችን ታወቁ ወይም ደግሞ ተገኙ ማለት በቀላሉ መረጃ እንሰረቃለን በቀላሉ ብዙ ነገር መረጃ ሀክ እንደረጋለን ደግሞ እንጠላፋለን ለምሳሌ በቅርብ ጊዜ ምንድነው የሆንኩት ቴሌግራም ሊንክ ላኩልኝና ይሄን መስፈንጠሪያ ተጭኜ ስገባ ሙሉ በሙሉ ቴሌግራሜ የተጠለፈው ማለት ነው እና ይሄ ሁሉ ነገሮች ስንሰማ የግለሰባዊ የሆኑ መረጃዎችን በጥንቃቄ መያዝ እንዳለብኝ ተረድቻለሁ ወይም በጥንቃቄ ምን ይዘው መረጃ ደግሞ በጣም ለኛ በጣም አስፈላጊ ነገር ነው ለሌሎችም ደግሞ በዛው ልክ በጣም አስፈላጊ ነገር ነው ማለት ነው እና በተለይ ደግሞ ለጠላፊዎች ለሰላዮች ለሌቦች በጣም ይሄ ነገር አመቺ ነገር ፈጥሮላችኋል ማለት ነው ይሄ የይለፍ ቃል እንደው ነገር የቴክኖሎጂ መምጣት ተያይዞ አሁን አብዛኛው ነገር የራሱ የይለፍ ቃል አለው ይሄ የይለፍ ቃል ሲወሰድ ደግሞ ፓስዎርድ አለው ይህ ፓስወርድ ደግሞ መቆለፊያው ቁልፉን ደግሞ ከፍተው ከገቡ በኋላ መጠቀም የፈለጉትን ነገር መዝረፍ ይችላሉ የሚፈልጉትን ነገር መረጃ ማግኘት ይችላሉ እና በጣም በብዙ መልኩ እነዚህን ነገሮች በስነ ስርዓት ብንይዛቸው መልካም ነው የሚለውን ነገር ማንሳት እፈልጋለሁ እና ይለፍ ቃሌን በሚገባ ነው የምጠብቀው ለማንም አሳልፌ አልሰጥም ይሄ የግለሰባዊ የሆነ መረጃ እንደመሆኑ መጠን ለማንም አሳልፈን መስጠት የለብንም ሚለውን ነገር ማንሳት እፈልጋለሁ ምክንያቱም ዛሬ ያመነው ጓደኛ ነገ ጠላታችን ሊሆን ይችላል ወይም ደግሞ ነገ የማይወደን ነው ደግሞ ለኛ ክፉ የሚያስብ ሊሆን ይችላል ስለዚህ በዚህ አጋጣሚ ይሄን ነገር በማወቅ ምክንያት እኛን ሊያጠቃን ይችላል ሌላም ደግሞ አልፎ ስልካችን ሊጠለፍ ይችላል የሆነ ሚስጥር ቁጥር ምንነግር ከሆነ ይሄን ይለፍቃል የምንናገር ከሆነ በቀላሉ መረጃችን ይመነተፋል ስልካችን ተጠልፎ ወደ ሌላ ሰው እኮ የሚቆጥር ውጪ ሌላ ሰው ሊሰራ ይችላል እኛም እና የምንነጋገረው ነገር እንዳለ ጠልፎ ወደ ሌላ ወደ ትክክለኛ ወደሆነ መረጃ ትክክለኛ ወደሆነ ቦታ ሊያደርስ ይችላል ስለዚህ ሁሉን ነገር ለመከላከል የይለፍ ቃልን በሚገባ እጠቀማለሁ ማለት ነው እና እጠብቃለሁ የሚለውን ነገር መንሳት እፈልጋለሁ ሁሉም እንደዚህ ረጅም የይለፍ ቃሉን ቢጠብቅ መልካም ነው የሚለው ነገር እንደ ሀሳብ ማንሳት እፈልጋለሁ እኔም ከዛ ውስጥ

ልብስ በእጅ ታጥባለህ የሚል ነገር አለ ልብስ አብዛኛው ጊዜ አሁን እንደሚታወቀው በእጅ ነው የምናጥበው። ምናልባት የተለያዩ የአለም ክፍሎች ላይ የተለያየ አይነት ነገር ሊኖር ይችላል። የልብስ አስተጣጠብ ዘዴ ሊኖር ይችላል ግን እንዳለንበት የገጠር ሁኔታ ወይም ደግሞ ገጠራማ እንደመሆኑ መጠን ወይም ደግሞ የገጠር አካባቢዎች ላይ አብዛኛው ነገር የሚታጠበው ልብስ የሚታጠበው በጅ ነውና እኔም የማጣው። እንዳለሁባት የገጠር ከተማም ልብሴንም የማጥበው በእጄ ነው ምክንያቱም ብዙ ነገር አለ በእጃችን በሌላ ማሽን ምናምን ለማጥብ የሚያዳግቱን ነገሮች አሉ እና የሚያስቸግሩ ነገሮች አሉ እነዚህን ነገሮች ለመቋቋም ደግሞ የግድ ምን ያስፈልጋል በእጅ ማጠብ መቻል አለብን። እጅና ሳሙና መጠቀም በቀላሉ ማጠብ ያለብን ነገር እናጥባለን ማለት ነው እና ከዛ አንፃር ያው በጅ ልብስ በጅ እናጥባለን ማለት ነው። እና በቀላሉ ልብሳችንን እጃችን እናጥባለን ማለት ነው እኔም አጥባለሁ እና ብዙ መንገድ ልብስ ስናጥብም የምንጠቀምባቸው ነገሮች ይኖራሉ። የተለያዩ ሳፋዎችን በመጠቀም ወይም ደግሞ ወንዝ ዳር በመሄድ ልብሳችንን ልናጥብ እንችላለን። ምክንያቱም ያው እነኚህ የዘመናዊ የምንላቸው እቃዎች ላውንደሪ ማሽን የለንም እነኚህ ላውንደሪ ማሽኖች ደግሞ በግለሰብ ቢኖሩ እንኳን በግለሰብ አቅም ደረጃ መግዛት የማንችላቸው። ይሆናሉ እና ከዛ ከዛ አንፃር ስናይ የነኚህ ላውንደሪ በመጠቀም በቀላሉ ልብስ ማጠብ ያስቸግረናል ማለት ነው። በቀላሉ ማጠብ ስለማን በቀላሉ ማጠብ ስለማንችል በእጃችን እናጥባለን እና እኔም በእጄ ብዙ ልብሶችን ማጠብ እችላለሁ ከትንሽ ልብስ እስከ ትልልቅ ብርድልብስ ድረስ ልብሶች ድረስ ማጠብ እችላለሁ። እና ልብሴንም በሳምንት ብዙ ቀን ላጥብ እችላለሁ ልብስ ያው ልብስ ማጠብ አንዱ ግዴታ እንደመሆኑ መጠን ያው የግል ንጽህና ከመጠበቅ ጋር ልብስ ማጥበብ ግዴታ እስከመሆኑ መጠን። ልብሴንም ማጥበው አብዛኛው ጊዜ በእጄ ነው ሁሌም ማለት ይቻላል እንጂ በእጄ ነው እስካሁን ባለው ሁኔታ ያው እንደዚህ አይነት ማሽኖች ዘመናዊ የሚባሉ ማሽኖች አለም ከደረሰችበት የእውቀት ደረጃ ደግሞ የማሽን ደረጃ ባለመድረሳችን ምክንያት እነኚህ ነገሮች የሚያስቸግሩን ነገሮች አሉ። ነገር ግን እነዚህን ላውንደሪ የምንላቸው ነገሮችን ማግኘት እድሉን ባገኘን ጊዜ ደግሞ በማሽን የምናጠብበት ጊዜ መፈጠሩ አይቀርም ብዬ ተስፋ አደርጋለሁ። እና ግን ለጊዜው እነኚህ እቃዎች ካለመኖራቸው ጋር ተያይዞ በቻልነው አቅም የምንጠቀመው ያው የላውንደሪን ዋጋ ተክተን የምንጠቀመው በእጃችን ነው የምናጥበው። በእጄ ነው የማጥበው በእጅም ስናጥብ ደግሞ የተለያዩ ነገሮችን በመጠቀም ሳሙና ልጠቀም እንችላለን የተለያዩ ሳፋዎችን ወንዝም ሊታጠብ ይችላል። አንዳንድ ትልቅ ወንዞች አካባቢ ለምሳሌ በቀላሉ ወንዝ ወስደን እዛ ትላልቅ ድንጋዮች ይኖራሉ እዛ ላይ በማድረግ የምናጥብበት በእጃችን የምናጥብበት ሁኔታ አለ። አንዳንድ ሰው ደግሞ በእግሩ ምን ማጥፍ የሚችል ሰው እንዳለ እናውቃለን። እና ምንድነው በእጅ ማጠብ በጣም ጥሩ ነገሩ እያንዳንዱ ቆሻሻ ያለውን ነገር የምናጥብበት ሁኔታ አለ እና ጥሩ ያልሆነ ጎኑ ብዬ የማስበው ምንድነው? ከፍተኛ የሆነ የጉልበት የሚጠይቅበት ሁኔታ አለ ያው ይሄ የሰው ልጅ ደግሞ እንደ ማሽን አይደለም የሆነ ያክል ካጠበ ሊደክሙው ይችላሉ ከዚህ አንፃር ግድ በእጃችን የምናጥብ ሲሆን ደግሞ አድካሚ ነው የሚሆነው ጉልበት የሚጠይቅ ነገር ነው የሚሆነው። እና ብዙም ረጅም ጊዜ መስራት የማንችልም ይሆናል ድረስ ከሰራን ካዛ ካጠብን ከዛ በኋላ ይደክመናል ከደከመን ደግሞ እረፍት ማድረግ ይኖርብናል ወይ ደግሞ ለጊዜው ላናጥብ እንችላለን ማለት ነው። እና ይሄ እንደ ድክመት የማነሳው ነገር ነው እና እነኚህን ነገሮች ትንሽ የሚያስቸግሩ ነገሮች ናቸው በእጅ ለማጠብ ማለት ነው። እና በተቻለ አቅም ግን የግል ንጽህናችንን ለመጠበቅ ውስጥ አንዱ በእጅ ማጠብ እንደመሆኑ መጠን በቻልነው አቅም እኔ የእጄን ንጽህ የልብሴን ንጽህና በሚገባ በእጄ እያጠብኩኝ እያሳመርኩ ማንንም ሳላስቸግር ማሽንም ባይኖረኝ የግልንፅህናየን እየጠበቁ እንቀሳቀሳለሁ ማለት ነው። እና ከዛ አንፃር ይሄንን ይመስላል ስለ ግል ንጽህና ያለኝ አመለካከት በቻልኩት አቅም የግል ንጽህናየን እጠብቃለሁ። የግን ንጽህና መጠበቅ ደግሞ ያው አንዱ ራሳችንን ከተለያዩ ነገሮች የምንጠብቅበት መንገድ ነው የግል ንጽህናን መጠበቅ ልብስን ማጠብ የሚያስፈልግ ነገር ነው። እና ከዛ ጋር ተያይዞ ልብሳችንን በአግባቡ በእጃችን በማጠብ በማሽ በማጠብ ንጽህናችንን መጠበቅ አለብን። እና ደግሞ እንደ አጠቃላይ ግን እኔ ልብሴን የማጥበው በእጄ ነው የማጥበው የተለያዩ ማሽኖች ለጊዜው አቅርቦቱ የለም ከዛ ጋር ተያይዞ ማጥባቸው ልብሶች በሙሉ እጅ በመጠቀም በቀላሉ አጥባለሁ። እና ከዛ አንፃር በተቻለ አቅም በእጃችን በማጠብ የምንችለውን ያህል እንጓዛለን የሚለው ነገር ማንሳት እፈልጋለሁ። እና አብዛኛው ሀገራችን ዜጋም የሚጠቀመው በእጁ ነው ልብሶችን ለማጥፋት እና ምናልባት ቴክኖሎጂ የረቀቀ በሄደ ቁጥር ሁሉማችንም በእጃችን እስከሚገባ ድረስ በዚሁ በእጃችን ልብሳችንን እያጠብን እንቀጥላለን ማለት ነው። የሚለውን ነገር ማንሳት እፈልጋለሁ

እሺ ቀጣይ ድረስ ደግሞ፤ "ቅሬታዎችን እንዴት ታስተናግዳለህ?" አለ፤ የሚል ነገር አለ። ያው ቅሬታ ብዙ ጊዜ በስራ ላይ ሆነን የሚያጋጥም ነገር ነው። የተለያዩ አይነት ስራዎችን ስንሰራ ቅሬታዎች ይኖራሉ፤ እነኚህን ቅሬታዎችን ደግሞ ማጥራት ያስፈልጋል። የምናጠራው ደግሞ በተለያየ መንገድ ነው፤ እና በተቻለ አቅም ቅሬታዎች ሲኖሩ እንዴት ነው የምናጠራው የሚለው ነገር ትልቅ ትኩረት የሚሰጠው ነገር ነው ቅሬታ ምንን ነው ቅሬታ በተለያየ መንገድ ይነሳል። ቅሬታው ምንድ እንዴት ነው ምታስተናግደው ለሚለው ነገር እኔ ቅሬታ ብዙ ሰው የሚያቀርብብኝ ከሆነ ነገሮችን አስተውላለሁ፤ እና ግን ቅሬታ በእኛም ሌሎች ላይ የሚኖረን ቅሬታ ሊሆን ይችላል ሌሎችም በእኛ ላይ ያላቸው ቅሬታ ሊሆን ይችላል። እኔ እንደ አጠቃላይ ቅሬታ ብዬ የማነሳው ነገር ቅሬታ በሌሎች ላይ የሚቀርብ ነገር አለ፣ ቅሬታ በእኛ ላይ የሚቀርብ ነገር አለ፤ እና ቅሬታን የማስተናግድበት መንገድ የተለያየ ነው። በጥሩ መንገድ የማስተናግድበት ሁኔታ አለ እንዲሁ ደግሞ ጥሩ ባልሆነ መንገድ የማስተናግድበት ሁኔታ አለ፤ እና ቅሬታን እንዴት ታስተናግዳለህ የሚለው ነገር ምንድነው? ለምሳሌ እኔ ከሆነ ቅር ያለኝ ሰዎችን እኔን ቅሬታ አሰኝተውኝ ከሆነ እና አብሬያቸው የምሰራ ከሆነ እና የቅርብ ሰዎች ከሆኑ ከእነኛ ጋር አብሬ እሰራለሁ እና ምሰራበት ሁኔታ አለ። እና ተገባብቼ ለመቀጠል እሞክራለሁ ማለት ነው፤ እና ነገር ግን እነኚህ ቅሬታዎች እንትን የማይሉ ከሆነ ያው ቀስ ብዬ ቆም ብዬ አስባለሁ፤ እና ቅሬታዎቹን ለማጥራት እሞክራለሁ ማለት ቅሬታዎቹ ምን ምንድንናቸው ምን ማድረግ አለብኝ የሚለውን ነገር አስተውላለሁ ቆም ብዬ። ለምሳሌ ቅሬታውን እኔን በሚመላከት ከሆነ ወይ ደግሞ ቅሬታው ሌሎች ላይ ከሆ እኔ ላይ ከሆነ ቀስ ብዬ ያለውን ነገር ለማውራት እሞክራለሁ። "ምንድነው ያለው ነገር ጋፕ በምንድነው ያለው ክፍተት?" "ይሄን ክፍተት ደግሞ እንዴት መሙ መሙላት አለብኝ?" "ምሞላውስ እንዴት በማድረግ ነው?" የሚለውን ነገር በጣም ቆም ብዬ አስባለሁ። ያንን ነገር ለማስተካከል ደግሞ እሞክራለሁ ማለት ነው። እና ቅሬታዎችን በተለያየ መንገድ ነው ለማጥራት የምሞክረው እና የማስተናግድበት መንገድ ደግሞ እንደዛው ይለያያል። ቅሬታ ብዙ ጊዜ በተለያየ መንገድ ይፈጠራል። በተለይ በስራ ሁኔታ የተለያዩ ቅሬታዎች ይፈጠራሉ አለመግባባቶች ይኖራሉ ግጭቶች ይኖራሉ እና እነኚህ ግጭቶች ወይም ደግሞ እነኚህን አለመግባባት እነኚህ ቅሬታዎች እንዴት ነው የምንፈታው የሚለው ነገር ትኩረት የምሰጠው ነገር ነው። እና በስራ ላይ ብዙ ጊዜ ቅሬታ የሚጠበቅ ነገር ነው። ከሰዎች ጋር ባለን ግንኙነት እኛ በምንሰራው ስራ ሊሆን ይችላል፤ ሰዎች በሚሰሩ ስራ ሊሆን ይችላል፤ በጣም ብዙ ጊዜ ቅር ልንሰኛኝ እንችላለን በጣም ቅሬታ ይኖራል እና የሚጠበቅ ነገር ነው፤ እና ይሄን ቅሬታ እንዴት ማጥራት አለብኝ የሚለው ደግሞ ትልቅ ትኩረት የምንሰጠው ነገር ነው። "ቅር ሲለን ምንድነው ማድረግ ያለብን?" በተቻለን አቅም ከዛ ሰውዬ ጋር ሰላም መሆን መሞከር ነው። ጊዜው እስኪያልፍ ድረስ ራቅ ብለን ያንን ነገር ማስተዋል በተለይ ደግሞ እንደ ቡድን ሆነን አንድ ቦታ ከሆነ እየሰራን ያለነው ቆም ብለን ያለውን ነገር ማጤን ያስፈልጋል። "ቅሬታው ምንድነው?" "በምንድን ነው የተፈጠረው" ይህን ቅሬታስ እንዴት ነው መፍታት ያለብን የሚለውን ነገር ቆም ብለን ማሰብ መቻል አለብን። ከዛ ቅሬታውን እና ካጠናን በኋላ "ለዛ ለቅሬታ ለተፈጠረው ቅሬታ ደግሞ ምንድነው የምንሰጠው ምላሽ?" "የምንሰጠው መፍትሄስ ምንድነው?" የሚለው ነገር ደግሞ እናያለን ማለት ነው። ከዛ ቅሬታውን የምንሰጠው ምላሽ እንትን ካልን በኋላ ቀጣይ ያለው ነገር ደግሞ ቆም ብለን እናስባለን። ምንድነው ቀጣይ ላይ ያለው ነገር ያንን ቅሬታ እንዴት ነው የምንፈታው ከዛ ሰውዬ ጋር በመነጋገር ያለውን ነገር ቁጭ ብሎ በጠረጴዛው ዙሪያ በመነጋገር ያንን ቅሬታ ለመታት መሞከር ያንን አለመግባባት እንዴት ነው የምፈታው። መግባ ተነጋግረን መግባባት የምንችልበትም ሁኔታ እፈልጋለሁ፤ እና ይኸው አንድ ግ አንድ ቡድን ሁነን በምንሰራበት ሁኔታ በጣም ቅሬታ እያለ መስራት ማለት በጣም አስቸጋሪ ነው የሚሆነው፤ ውጤታማ መሆን አንችልም በስራቸው ማለት ነው። ስለዚህ በተቻለ አቅም ቅሬታዎችን የምንፈታባቸው ሁኔታዎች መፈለግ ነው። ቅሬታን ደግሞ ስንፈታ አንዱ ምንድን በማድረግ ነው ከዛ ሰው ጋር ቁጭ ብሎ በመነጋገር የሚያጋጩ ነገሮችን በመቅረፍ። "እሱ ምንድነው ቅር ያለው ነገር?" "እሱ ምንድነው ያላስደስተው ነገር ምንድነው?" ያናደደው ነገር የሚለውን ነገር ቆም ብለን ማሰብ አለብን። ከዛ በኋላ ያንን ችግር ለመፍታት ደግሞ ጥረት እናደርጋለን ማለት ነው ቅሬታውን ከተረዳን በኋላ፤ እና በቀጣይ ደግሞ ቅሬታው ደግሞ ያው በተለያዩ ሁኔታ ከሰዎች ጋር ቅሬታ ይኖራል። ይሄ ቅሬታ ደግሞ በሩቅ ሆኖ አለመግባባት ካለ ደግሞ የሩቅ ቅሬታ ከሆነ ምንድነው የሚፈጠረው አለመግባባት ይኖራል። ይሄን አለመግባባት ደግሞ ተነጋግሬ መፍታት ካልቻልኩ ርቀት ርቀቴን እጠብቃለሁ ብዙ ጊዜ በቻልኩት አቅም ከሰዎች ጋር ራቅ ብዬ ለመቆየት እሞክራለሁ። ያ ርቀት ደግሞ እኔን ከተለያዩ ቅሬታዎች እንዳይፈጠሩ ያደርጋሉ። ከሰዎች ጋር በጣም በምንቀራረብ ሁኔታ ቅሬታ የሚፈጠር ከሆነ በመራራቅ ያን ሰውዬ በመራቅ ከዛ ሰውዬ ጋር ያለኝን ጥሩ ያልሆነ ሁኔታ መቅረፍ እችላለሁ ማለት ነው፤ እና መግባባት እችላለሁ። ስለዚህ ያንን ቅሬታ ምቀርፍበት አንዱ መንገድ ከዛ ሰውዬ በመራቅ ቅሬታ የተፈጠረበት ሰውዬ በመራቅ ያንን ችግር ለጊዜው እንዲፈታ አደርጋለሁ ማለት ነው፤ እና ካልተገናኘው ከዛ ሰውዬ ጋር ምንም የሚያጋጨኝ ነገር የለም በሚለው ሀሳብ ማለት ነው እና እንዳጠቃላይ ቅሬ

ቀጣይ ድረስ ደግሞ ስራዎችን በቅድም ተከተል ታስቀምጣለህ ይላል ምንድነው ስራ በምሰራ ጊዜ የግድ ቅደም ተከተል ያስፈልገዋል ደረጃውን የጠበቀ መሻል አለብን አንዳንዴ ስራዎችን በምንሰራ ሰዓት እቅድም ተከትሎ መጠበቅ መቻል አለብን ዝም ብለን አንተ እዚህ ነው አንተ እዚህ ነው ምናምን ማለት አንችልም ምንድነው ደረጃውን መጠበቅ አለበት ቅድሚያ ለሚሰጠው ነገር ቅድሚያ መስጠት አለብን ለምሳሌ በህክምና ሙያ ምንድነው የመተንፈሻ አካል፣ የደም መፍሰስ፣ የተለያዩ ነገሮች አሉ የስብራት፣ የወልቃት፣ የህመም ምላሽ ነገሮች አሉና ከእነኚህ ሁሉ እናስቀድመው ለምሳሌ በስራ ቅድም ተከተል ውስጥ ብናስቀድም ከፍተኛ ሁል ጊዜ ቅድሚያ የምንሰጠው ነገር ይኖራል። በህይወታችን ውስጥ ቅድሚያ የምንሰጠው ነገር ይኖራል፤ ይሄ ቅድሚያ የምንሰጠው ነገር ደግሞ ምንድነው ለምሳሌ በህይወት አንድ ሰው እንዲቆይ ቅድሚያ የሚያስጠው ነገር ምንድነው? ከስብራቱ ወይስ፣ ደም መፍሰሱ ነው ወይስ ከባዱ ወይስ፣ ደግሞ የአየር የመተንፈሻ አካላቱ መታወኩን፣ መተንፈስ አለመቻሉን ቅድሚያ የምንሰጠው የሚለውን ነገር ማስቀመጥ መቻል አለብን። ከዛ ስናስቀምጥ ምንድነው ቅድሚያ ስንሰጥ መተንፈስ የማይችል ሰው ከሆነ ከባድ ነው ስራዎችን በቅደም ተከተል ማስቀመጥ አንችልም ማለት ነው። ስለዚህ ግድ መተንፈስ የሚችለውን ነገር ማስቀደም አለብን መተንፈስ ይችላል አይችልም ይችላል እሺ እንደዛ ከሆነ ምን ማድረግ አለብን እንዲተነፍስ በአግባቡ አየር እንዲገባ እንዲወጣ ማድረግ መቻል አለብን የሚለውን ነገር እናስቀምጣለን ማለት ነው። እና በስራዎች ቅደል ተከተል አስቀምጣለሁ ካስቀመጥኩ በኋላ ምንድነው ማደርገው ቅድሚያ ለሚሰጠው ነገር ቅድሚያ እሰጣለው ማለት ነው። የሰውዬ ደም እየደማ ከሆነ አየር አየር ባምባው ከተዘጋ ቶሎ ቅድምያ የምሰጠው የአየር ባንባው መክፈት ነው ማለት ነው። ስለዚህ ቅደም ተከተል የሰራ ላይ ግዴታ ነው። በቃ በማንኛውም ነገር ቅድሚያ ለምንሰጠው ነገር ቅድሚያ መስጠት አለብን። እና በዚህ ለምሳሌ ባነሳሁት ነገር ላይ ስብራት ካለበት ደም መፍሰስ መተንፈስ ችግር ስብራት ካለበት ደረጃውን ጠብቀን መጀመሪያ መተንፈሻውን ከዛ ደግሞ የልብ ምቱን ለማመጣጠን ደሙን ማቆም አለብን ከዛ ሲቀጥል ደግሞ ስብራቱን ህመሙን ማስታገስ አለብን ጭብራት ነው መደጋፍ መቻል አለብን እና እነኚህ ነገሮች የማይነጣጠሩረ ነገሮች ናቸው ተያይዘው የሚሄዱ ነገሮች ናቸው እና እነኚህ ማንጣጠል አንችልም ስለዚህ እነኚህ ነገሮች ጎን ለጎን አብረው የሚሄዱ ነገሮች ናቸው እነኚህ አብረው የሚሄዱ ነገሮች ደግሞ ጎን ለጎን እናስኬዳለን ማለት ነው። እና አንዱ አላንዱ እንደማይሄድ ሁሉ አንዱ አላንዱ ማይሄድ አይችልም። ቅድሚያም ካልሰጠን ደግሞ ዝም ብለን በደመ ነፍስ የምንሄድበት ደግሞ ብዙ ነገሮች እኮ ይፈርሱብናል ማለት ነው። እና ብዙ ነገር ስራዎችን በቅርብ ተከተላቸው ቅርብ ቅድሚያ መሰራት ያለበትን ቅድሚያ አስቀምጣለሁ። እንደዛውም ቀስ ብሎ መሰራት የሚችለውን በመካከለኛ ደረጃ ብዙ መንገብጋቢ ያልሆነ ግን መስራት ያለበት ስራ እንደዛው ብዙም አስፈላጊ ቢኖር ቢሰራም ባይሰራም ብዙ ተጽዕኖ የሌለው ነገር ነገም ጊዜ አልፎ መስራት የሚችለው ነገር ደግሞ እንደዛ ወደኋላ ረዘም ማራዝምበት ሁኔታ ይኖራል። እና እነኚህ ሁሉ ነገሮች ይኖራሉ እና እነኚህን ሁሉ በቅድም ተከተልን አስቀምጫ ነው ማለት ነው ስራዬን ምስራውና አንገብጋቢና አጣዳፊ ስራዎችን ቅድሚያ መስጠት ስራዬን በአግባቡ አከናውናለሁ ያው የሰው ልጅ ለመኖር ስራ ያስፈልገዋል። ስራ ሲሰራ ደግሞ እንደዛው የሚያስፈልገው ነገረ ቅድሚያ መስጠት ያለበትነገር ማወቅ አለበት። ስለዚህ ቶሎ ግዝየ የሰጠናቸው መስራት ያለባቸውን ስራዎች አፋጥነን ቶሎ ስራ የቦታ መስያዝ አለብን። እንደዛው የሚደርሱ ነገሮችን ደግሞ ቀስ ብለን መስራት እንችላለን ማለት ነው እና ብዙ ጊዜ እነኚህ ነገሮች ለአንዳንድ ሰዎች እንትን ይላሉ ምን ማለት ነው ለምሳሌ በቀላሉ ምግብ ስንሰራ ደስት ጥደን ደስቱን ሳናጥብ መጣድ እና ወጥ መስራት ነው ወይስ መጀመሪያ የሚቀድመው ድስቱን ማጠብ ነው የሚቀድመው የሚለው ነገር በቀላሉ ወይን ለመርዳት ጥሩ ምሳሌ ነው ብዬ አስባለሁ መጀመሪያ ማድረግ ያለብን ድስቱን መጣድ እባችን በፊት መጀመሪያ ንጽህናው ወጥበቅ መቻል አለበት ሌሎችም የሚዘጋጁ ነገሮችም ማጠጋየት አለበት እና ስራ ስንሰራ ሁሉ ግዝየአንሰራውትም የሚያስፈልገንን ነገር ቅድሚያ ከሰጠን በኋላ የሚያስፈልገንን ነገር የሚያስፈልገንን ቃል ሊኖር ይችላል ያንን ተውሎ ብለን ማቀራረብ ነው ከዛ ማቀራረብም በኋላ ወደ ተግባር መግባት ነው ማለት ነው እና የብዙ መልኩ ስናስተውለው ቅድሚያ ነው የሚሰጣቸው ነገሮች ቅድሚያ መስጠት የተሻለ ነ። እንደዛውም ደግሞ ብዙ ነገር እንጠቀማለን ምንም ዋጋ የሌለው ስራ ላይ በመቆየት ጊዜያችንን ሰአታችንን ከምናባክን የተሻለ ትርፍማ ሊሆኑ የሚችሉ ነገሮች ላይ ጊዜያችንን በቆየን ቁጥር እና በተንቀሳቀስን ቁጥር የተሻለ ውጤታማና ምርታማ ነው የሚለው ነገር ማንሳት እፈልጋለሁ። በብዙ መንገድ እነኚህ ነገሮች መያዝ እንችላለን። እነኚህ ነገሮች ደግሞ የተሻለ ስራ አፈጻጸም እንዲኖረን እና የተሻለ ውጤታማ እንድንሆን ያገለግለናል ማለት ነው። በቅደም ተከተል ስራዎችን ስናስቀምጥ እነዚህ ያስቀመጣቸውን ስራዎች ደግሞ ወደ ተግባር አውርደን መሬት አስረግጠን መስራት ስንችል እነኚህ ብዙ ለውጦችን ማየት እንችላለን የሚለውን ነገር አጽህኖት መስጠት

በስልክ ገንዘብ ትልካለህ የሚል ነገር መጥቷል። ያው በስልክ ብዙ ጊዜ ገንዘብ የምንልክባቸው ሁኔታዎች ይኖራሉ። ምንድነው በስልክ ገንዘብ ትልካለህ በሚለው ርዕስ ስር። ገንዘብ ያው በገንዘብ በእጃችን ብቻ አይደለም ገንዘብ እና አሁን በተለይ ቴክኖሎጂ ካመጡልን አንዱ ነገር ምንድነው፣ ገንዘብን በቀላሉ በቴክኖሎጂ መጠቀም ከቦታ ቦታ ራሳችን ባንክ መሄድ ሳይጠበቅብን በራሳችን የምልክበት ሁኔታ እንዳለ እናውቃለን እና ከዛ አንፃር በስልክ ገንዘብ እልካለሁኝ፣ እቀበላለሁ የሚለውን ነገር ማንሳት እፈልጋለሁ። ምንድነው በፊት በፊት ድሮ ድሮ ብር ለሰው ለመላክ ቀጥታ ባንክ ሄደን ሄደን፣ ፎርም ሞልተን፣ መረጃ ሞልተን ለምንልክለት ለሰው እና ብዙ ነገር ጥያቄ ሞልተን፣ ከዛ ተጉዘን ምናምን ነገር ነው ሄደን የምንልከው። ዛሬ ግን እድሜ ለቴክኖሎጂ በቀላሉ ከቤታችን ሆነን ካለንበት ቦታ ሆነን ያንን የምፈልገውን ገንዘብ በቀላሉ ለሚፈለገው ሰው መላክ የምንችልበት ሁኔታ ተፈጥሯል እና ይሄ ደግሞ ትልቅ እድል ነው ብዬ ነው የማስበው። በተለይ በዚህ ዘመን እንዲህ አያት እድሎችን አግኝቶ ለሚፈለገው በቀላሉ እቤት ካለንበት ቁጭ ብለን መሄድ ሳይጠበቅብን በቀላሉ በቴክኖሎጂ መጠቀም በዲጂታል አለም ለሚፈለገው ሰው የባንክ አካውንት ላይ በቀላሉ የባንክ ቁጥር ላይ በቀላሉ መላክ መቻል ትልቅ ነገር ነው እና ይሄ በጣም ቴክኖሎጂ ያመጣልን ትልቅ ገጸ በረከት ነው የትም አገል ሊሆን ይችላል ለምሳሌ በሩቅ ቢሆን አሁን በጥሬ ገንዘብ ቢሆን የሚሰጠው ቀጥታ በእጄ የሚሆን የሚሰጠው እንዴት እናደርገው ነበር? ያ ገንዘብ እዛ ላይ የሚፈልገው ሰው አይደርስም ማለት ነው። እና ቴክኖሎጂ ባንክን አመጣ ባንክ ደግሞ የተለያዩ መተግበሪያዎችን በመጠቀም ሞባይል ላይ ያመጥቶ በአጭር ቁጥርም የሚሆን በመላክ ይሁን በቀጥታ ራስ የቻለ መተግበሪያ በማውረድም ይሁን በተለያየ መልኩ ጊዜውን አዘምኖ፣ ጊዜው ጋር ለመራመድ እየሞከሩ ያለበት ሁኔታ አለ ባንኮች እና ከዛ አንፃር የሰው ልጅም ከእነኚህ ከባንኮች ጋር አብሮ መዘመን ስላለበት በብዙ መልኩ እነኚህን ነገሮች ያከናውናል ማለት ነው እና በብዙ መልኩ እነኚህን መተግ በስልክ በቀላሉ ገንዘቦችን ከቤት ሆኖ ካለበት ሆኖ በተግባር መተግበያ መቻል በአጭር ቁጥር ለሰው ለሚፈልገው ሰው ማስተላለፍ ይችላል ማለት ነው። ይሄ ደግሞ አለም ከይችን ትልቅ ገጽ በረከት አንዱ ነው ለምሳሌ አንድ ከኢትዮጵያ ውጪ ያለ ሰው ገንዘብ ላከልኝ ብንለውና መላክ ቢፈልግ ከተለያዩ የመተግበሪያዎች ባይኖሩ ሞባይል ባይኖር እንዴት ገንዘብ ይልክ ነበር? አስበናችሁ አስበናችሁ አስብነዋል ይሄ በጣም ትልቅ አስቸጋሪና ፈታኝ ነገር ነው የሚሆነው ስለዚህ በቀላሉ በሞባይል በበጠቀም በቀላሉ ገንዘብን ከቦታ ቦታ ከሰው ወደ ሰው ማስተላለፍ መቻላችን እኔ ሁሌም ይገርመኛል። ይሄ ትልቅ ጥበብ ነው እና እድለኝነት ነው ብዬ ነው የማስበው እና በብዙ መልኩ ነገሮችን ስናስተውል ገንዘብ የደም ስር ነው በቃ። ብዙ ጊዜ ገንዘባችን ያው በቀላሉ ከቦታ ቦታ መድረስ መቻል አለበት ገንዘብ ከሌለ ምግብ እንኳን መብላት ስለማንችል። ይሄንን ደግሞ በቀላሉ መንገድ ለሚፈለገው ለምሳሌ አንድ ስራ በቀላሉ ለምሳሌ ኦንላይን ስራ እንበል ያን ኦንላይን ስራ በቀላሉ ያ ሰው አሰርቶ በምንድ ነው የሚልከው? በሞባይል ነው በሞባይል ነው ገንዘብ የሚልከው ስለዚህ በተለያየ መንገድ ገንዘብ የምንልክበት ሁኔታ አለ። እኔም ደግሞ ከአንድ ሁለት ሶስት የአራት በላይ ለሰዎች የተለያየ የገንዘብ መጠን፣ የተለያየ የገንዘብ ልዩነት ያላቸውን ብሮች ከቦታ ቦታ ለሰዎች አስተላልፌያለሁ፣ አሳልፌ ሰጥቻለሁ እና በጣም ብዙ ነገሮችን ማሳለፍ እንችላለን እና በብዙ መልኩ እነዚህ የምንፈልገውን ገንዘብ በቀላሉ ለምንፈልገው ሰው ለወዳጃችን፣ ለዘመዳችን፣ ለቅርብ ሰው ለምነለው ሁሉ ማስተተላለፍ እንችላለን። እንዲሁም ደግሞ የተለያዩ እቃዎችን ልንገዛ እንችላለን። ለምሳሌ አስፈላጊ የሆነ ውድ እቃ ለምሳሌ ብንገዛ ላፕቶክ ልንገዛ የምፈልግ እስከ ሰላሳ፣ አርባ፣ አምሳ፣ ስድሳ እስከ ሰባ እስከ መቶ ሺህ ብር ነው ይሄ ገንዘብ በቦርሳ ዘመኔ ልንዘረፍ እንችላለን። መቼም እንጂ ዝም ብሎ አሁን በቦርሳ ጠቅልለን ብር ይዘን አንሄድም በተለይ በዚህ በጣም የቴክኖሎጂ ዘመን በሆነበት ጊዜ ስለዚህ ይሄን የቴክኖሎጂ ዘመን ጊዜ ደግሞ በአግባቡ ከተጠቀምንበት የተሻለ ውጤታማ እንሆናለን ብዬ ስለማስብ ለከዛ አንፃር ነው እነዚህ ነገሮች ያወራሉ ያለሁት እና ዛሬ በሞባይል በጣም ብዙ ነገሮች የሚሰሩበት ሁኔታ አለ እና በስልካችን በመጠቀም እኔ ገንዘብ ብዙ ጊዜ ልኬ አውቃለሁ። የላኩልኝ ለተለያየ መንገድ በስራ ምክንያት ሊሆን ይችላል፣ ሰው ለኔ ገንዘብ ልኮልኝ እንደሚፈልገው ሰው አስተላልፍ ብሎኝ ሊሆን ይችላል እና በጣም ለሰዎች ገንዘብ አስተላልፌያለሁ፣ ገንዘብ ልክ ያለው የሚለው ነገር አጽኖት መስጠት እፈልጋለሁ በብዙ መንገድ ገንዘብ ያው ምን ያህል አስፈላጊ እንደሆነ እናውቃለን። ስልክም በዚህ ጊዜ ያው ከምግብን ከውሃ እኩል ለመሆን ምንን የቀረው ነገር የለም። በጣም ብዙ ሰዎች እንጀራቸው፣ እህል ውሃቸው የሆነበት ሁኔታ አለና ቴክኖሎጂ ያመጣልን እድልን ደግሞ በአግባቡ ከጠቀመንበት ውጤታማ እንሆናለን። እነኚህን ቴክኖሎጂ መጠቀም የተሻለ ማንነት እንድንፈጥር ያደርገናል ማለት ነው

መዋቢያ ትጠቀማለህ የሚል ነገር አይደለም መዋቢያ ያው እንደሁኔታው የምትጠቀምበት ሁኔታ ይኖራል ምንድነው? መዋቢያ በተለያየ የምንጠቀማቸው የተለያዩ የምንጠቀምባቸው ነገሮች ናቸው እነዋያ መዋቂያ የምንላቸው ማለት ነው። እና እነኚህ መዋቂያዎች በተለያዩ ሁኔታ አትጠቀምም የተለያየ ነገሮችን በማድረግ የምትጠቀምበት ሁኔታ አለ ወይ የምላቸው ለምሳሌ ፀጉር ቅባት የፀጉር ቅባት ሊሆን ይችላል። የፀጉር ላይ የሚቀበሉ ጥቋቁር ቀለሞች ሊሆኑ ይችላሉ የተለያዩ ቀለማቱ ይሆናሉ ወይ ደግሞ ፀጉር ላይ የሚደረጉ የተለያዩ ሂውማን ሄሮች ይሆናሉ መዋቢያዎች የምንላቸው ማለት ነው። እና በጣም ብዙ አይነት ነው ወይሶች እንዳሉ እናውቃለን። ወደፊት ስንመጣ ደግሞ ያው ብዙ ጊዜ ቅንድብ የሚቀቡ ዞር ያለው ቅንድባቸው የሚቀነደቡ እንደው ደግሞ ተፈጥሮአቸውን ወንዶች ራሱ ነው የተለያዩ ብሎች የሚጠቀሙት ጆሮ ተበስተው ጆሯቸው ላይ እንትን የሚያደርጉ አሉ። ይሄም ደግሞ በጣም ብዙ መጥቶ ትችላለህ ከዛ ከጆሮ ደግሞ ስንወድ ወደዛኝ ከንፈራቸውን ሰርጀር አሠርተው መዋያዎችም የሚጠቀሙ አሉ። እንዲሁም ደግሞ ብዙ አይነት የተለያዩ ዳድራንቶች ሽቶዎች ሽቶዎች መጠቀም የተለያዩ መዋቢያዎችን የሚጠቀሙ ነገሮች አሉ እነኚህ እንደ አጠቃላይ ወርችን የምንላቸው አጥቦች ናቸው መወያያ ይጠቀማል ካልከኝ አዎ አንዳንድ መዋጋዎች እጠቀማለሁ። ግን ያልተገነሙ ነው የምትጠቀመው ከላይ ትንሽ ያሉ ነገሮችን እንጂ እንደዚህ በጥልቀት ገብቼ የተለያዩ መውሪያዎችን አልጠቀምም። ካላየ ካላየ ነገሮችን ነው የምትጠቀመው በዋቢያነት ድርጅት በጣም ጥቂት ነገሮችን ነው የምጠቀመው እና መዋቢያ ብዙ እንግዲህ አልጠቀም የሚለውን ነገር ማንሳት እፈልጋለሁ እና መዋቢያ ትንሽ ነው የምጠቀመው ብዙ ጊዜ አልጠቀም የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና መዋቢያ ስንጠቀም ደግሞ የተለያዩ አይነት መዋዕታችን አሉና እነዚህ መዋቢያወዎችን ደግሞ ወበታችን የሚጨምሩ ይሆናሉ ውበታችንን የሚያጎሉ ነገሮች ሊሆኑ ይችላሉ። ነገር ግን ብዙ ብዬ መዋቢያዎች የምጠቀመው እንዴ ሁኔታው ነው እና አንዳንድ በወይዎች ደግሞ ራሳችን ላይ ተጽዕኖ የሚያመጡ ነገሮች አሉ ለምሳሌ ፊት ላይ የምንቀባቸው አንዳንድ መዋጋ ብለን የምንጠቀማቸው ነገሮች አሉ። እና እነዚህ መባቢያዎች የምንላቸው ነገሮች በጣም የሆነ ለየት ብለው የሰዎችን አድምቀው የሚያሳዩ ነገሮች አሉ። ወይ ወይ ወይ የምንላቸው አገሮች ደግሞ አንዳንዴ የሰዎችን ቪት አበላሽቶ የምናይበት ሁኔታ አለ የሚያምሩበት ያላቸው መዋቢያ ወይም ደግሞ የሚጠቀሙ ሰዎች ይኖራሉ እና እነኚህ ፊታቸው በጣም የተጋለቀ መጠቀማቸው የተነሳ በተለያየ በአልትራቫዮሌት ጨረሮች ወይም ደግሞ የሚጠቀሙት መዋቢያ በቃ ምክንያት ፊታቸው ይበላሽበት ሁኔታ አለ። ያው ወደ ራሴ ስመጣ ምናልባት ፀጉሬን ለማስተካከል ብትጠቀሙት ትንሽ የመዋቢያ አይነት ነገር የሚመስል ነገር ሊሆን ይችላል እንጂ ብዙ ጊዜ መዋቢያ አልጠቀምም። ምክንያቱም እነዚህ መዋቢያ የሚባሉ ነገሮች ብዙ ጊዜ ተጽኗቸው ከበድ ስለሚል እንዲሁም ደግሞ ከወጪም አንፃር ብዙ ለመወያ ብዙ ገንዘብ ማባከን አልፈልግም ከዛ አንፃር ብዙ መወያየቶችን የምትጠቀም አይነት ሰው አይደለሁም። ነገር ግን ባለን አቅም ብንጠቀም እና በልኩ ቢሆን አሪፍ ነው የሚለው ነገር መታተፍ እፈልጋለሁ እና ልክ የፈጠረን ተፈጥሮ ውብ ነው ብዬ አስባለሁ። ከተጨማሪ ውጫዊ ባባዎች ውጪ የተፈጠረን ተፈጥሮ ራሱ ውብ ነች እና በዛ አንፃር ብዙ መዋባያዎችና የተለየ የተጋነነ መዋቢያዎች መጠቀም አልፈልግምና። ግን በጣም ብዙ ሰዎች የተለያየ ነው መዋቢያ ያለመጠቀሙ አውቃለሁ ከእኔ እስከ ትልቅ ከርካሽ እስከ ውድ የሚሆኑ ገንዘቦችን ተጠቅሞ እነዚህ ሰዎች የተለያዩ መዋቢያዎችን የሚጠቀሙበት ሁኔታ አለ እነዚህ መዋቢያዎች ደግሞ በትልቅ ከመጠበቅ አንፃርም ትልቅ ተጽዕኖ አላቸው ትልቅ ጠቀሜታም አላቸው። አንዳንዴ በጣም መልኬ የላቸውንም ቆንጆ ወይም ደግሞ ቆንጆ የማይመስል ያልሆኑትን ወይ የሆኑ አድርጎ የሚያሳይበት ቤት አይኖርም ነኝ ማወቃውያዎች በጣም አርቲፊሻል ነገር የተቀላቀለባቸው ከመሆኑ አንፃር ማለት ነው። እና በተሻለ አቅም እነኚህ ነገሮች ስንጠቀም ጥንቃቄ ማድረግ አለብን የሚለው ነገር ማንሳት እፈልጋለሁ። ለምሳሌ ከሴቶች እና ምሳሌ አምሳ እና ቻፕ በስቲንጎች ምናምን አሉ በጣም የተጋነኑ በጣም ቀረራ ግን መልኩ ድምቅ ያለ አይነት ነገር የሚጠቀሙ አሉ። እና እነኚህ እነኚህ ነገሮች ትንሽ ያን አለ ብዙ የሚመቹ ነገሮች አይደሉም አሪፍ ናቸውም ብዬ እንደ አንድ ቅድመ ሰርቶ የማምንበት ነገር አልንበል እኮ ይሆን ሁሉም ነገር አሪፍ ነው። እና ከዛም ፀጉር ቢሆን ጥሩ ነው ብዬ አስባለሁ በተቻለ አቅም ለመዋቢያ እኔ ጉዞ ገንዘብ የማወጣ አይነት ሰው አይደለሁኝም። ግን እንደ አጠቃላይ ግን ለውጥ ያው በትንሹ አንዳንድ ነገሮች የጠወቅባት አሉ ቀለል ባለው መልኩ አንዳንድ ነገሮችን አደርጋለሁ። እና ይሄንን ይመስላል አጠቃላይ እና ሽቶ ምናምን ጠቅመኝ ቻልን ያው እንደ መዋቢያ ካየነው ማለት ነው። እንጂ

ቀጣይ ምናነሳው ሀሳብ ደግሞ የሞባይል ዳታ ትጠቀማለህ የሚል ሀሳብ ነው? የሞባይል ዳታ አዎ እጠቀማለሁ አንዳንድ ሁሌም ባይሆን እምጠቀምበት ሁኔታ አለ። ሞባይል ዳታ የምንጠቀምበት ምክንያት ብዙ ጊዜ ምንድነው የሚሆነው? ያው ያስፈልገናል ኢንተርኔት ዋይፋይ ላይኖረን ይችላል። ስለዚህ የሞባይል ዳታ መጠቀም የሞባይል ጥቅል በመግዛት የተለያዩ ጥቅሎችን ገዝተን የምንጠቀምበት ሁኔታ አለ። ምንድነው? ለተለያየ ሁኔታ ለምሳሌ ኢንተርኔት ለመግዛት ብዙ ብር ያስፈልጋል። በኢትዮጵያ የሆነ ያህል ገንዘብ ያስፈልጋል ያንን ገንዘብ ደግሞ ማግኘት የማንችልበት ሁኔታ ይኖራል ያንን ገንዘብ የማናገኝ ከሆነ ደግሞ የግድ ዳታ መግዛት ይጠበቅብናል ማለት ነው። ዳታ ስንገዛ ደግሞ በደቂቃ እለታዊ ወርሃዊ ሊሆን ይችላል አመታዊ ሊሆን ይችላል እንደዛው እነኚህ ቢያንስ አመታዊ ከሆነ አሪፍ ሊሆን ይችላል። ነገር ግን ዳታ ጥቅል በመግዛት ግን ብዙ አያዋጣም በዳታ የምጠቀምበት ሁኔታ አለ ነበር። የእውነት ያለው ኢንተርኔት አልቆብኝ በራሳችሁ የጠቀመኝበት ሁኔታ አለ። ነገር ግን ከዛ በኋላ ዋይፋይ ነው በደንብ የተጠቀምኩት ማለት ነው። ምክንያቱም ዋይፋይ የተሻለ ይሰራል የተሻለ ፈጣን ነው የሚለውን ነገር ስላየሁ ዋይፋይን በሚገባ እጠቀማለሁ። ከዛ ውጪ ግን ሌሎች ነገሮች ላይ ብዙ አልጠቀምም ዋይፋይን ግን በሚገባ እጠቀምበታለሁ ማለት ነው። በግድ እነኚህ ዋይፋይ የምለው ነገር በጣም አስፈላጊ ነገር እንደመሆኑ ዋይፋይን ነው ብዙ ጊዜ የምትጠቀመው ግን ዳታን የሆነ ሰዓት እጠቀም ነበረ። አሁን ባለው ሁኔታ ግን ዳታን አልጠቀምም ምክንያቱም በዳታ በጣም ከፍተኛ የሆነ ወጪ ስለሆነ የማወጣው በጣም ብዙ ገንዘብ ስለሆነ የምወጣው ከዳታ ይልቅ ኢንተርኔትን አመታዊ ገዝቼ በአመት ውስጥ አንዴ ከፍልና ከዛ በኋላ በተከታታይ ያለምንም ሀሳብ አመቱን ሙሉ በዚህ ገንዘብ እጠቀማለሁ ማለት ነው። እና ይሄ ደግሞ በጣም አሪፍ ነው። ያውአመታዊ ዳታ ከመጠቀም አንፃር ስናነጻጽረው በጣም ያመጣው ኢንተርኔት ዋይፋይ መግዛት በጣም የተሻለ ነው ብዬ አስባለሁ። ግን ዳታ ከሆነ ግን በጣም ውድ ነው በዛ ላይ ደግሞ እንደምፈልገው አይሆንልንም ዳታ ጠቅል ለመግዛት ማለት ነው። ብዙ ጊዜ እንገዛለን ግን ያን አለ እንደዚህኛው አይሆንም ያልቃል ያኛው ቶሎ የሚያልቅ ነገር ነው ገደብ ያለው ነገር ነው። ግን ቢያንስ ተረጋግተን ያለውን ነገር ለመጠቀም ኦንላይንም ሊሆን ይችላል ቀጥታ የምንሰራበት ስራ በአግባቡ ለመስራት በጣም ውጤታማ ነው ብዬ አስባለሁ። ለምሳሌ በዳታ ስንገዛ አንድ ሺህ ሁለት ሺህ ሊሆን ይችላል እንደዚህ እ ገዝተን እንጠቀማለን ማለት ስንጠቀም ገደብ አላቸው። ያ የገዛነው ጊጋባይት ሲያልቅ ኢንተርኔት ይቆማል። ስለዚህ ከዚህ ሁሉ ደግሞ አንደኛችንን ገዝተን ቀንም ከሌለው ከቻልን ሃያ አራት ሰዓት ብንጠቀምበት ምንም የማይጎዳንን ገዝተን ቁጭ ብንል የተሻለ ነው ብዬ አስባለሁ። እና ያው ኢንተርኔት አስፈላጊ ነው ያንን እንደምንጠቅም ደግሞ ዳታ መግዛት አስፈላጊ ነው። እኔም የሆነ ብዙ ሰዓት በዳታ አጠቀም ነበረ ያው ከቴክኖሎጂ ከመጣ ጋር ተያይዞ ዛሬ በቀላሉ ዋይፋይ ገዝቼ በቀላሉ ዋይፋይን በመጠቀም ብዙ ነገሮችን እየሰራሁ እኔም እየተማርኩ እያወቅኩ እያደኩ ያለሁበት ሁኔታ አለና። በተቻለ አቅም ዳታም ሳይሆን ኖባይድ ኢንተርኔት እንደምጠቀመውቀ ሞባይል ዳታ ብሎ ጊዜ አልጠቀምም። አሁን ባለው ሁኔታ ምክንያቱም አመታዊ ገዝቻለሁ ስለዚህ ያንን በመጠቀም ነው ጊዜና ስልክ ኢንተርኔት መጠቀም ማለት ነው። እና ከዳታ ጋር ስናነጻጽረው በጣም ይሄኛው የተሻለ ነው ዳታ በጣም ውድ ነው በቀላሉ ደግሞ የሚያልቅ ነገር ነው። እና እሱ እንደዛ ከመሆኑ አንፃር እኔ እሱን ብዙ አልደግፈውም። በብዙ ነገር ግን አመታዊ ኢንተርኔት ጥቅል ቢኖረን ግን በጣም የተሻለና ውጤታማና ምርታማ ምን ሆኖበት እንደሆነ ይሰማኛልና አለምንም መሳቀቅ እንጠቀማለን ገንዘባችንም በየጊዜው ማውጣት ሳይሆን አንዴ በቃ ያን ነገር ካደረግን ከዛ በኋላ እፎይ ብለን አንደኛችንን የምንፈልገውን ነገር እናከናውናለን ማለት ነው። እና በብዙ አንፃር በብዙ መልክ ስንመለከተው ውጤታማ የምንሆንባቸው ነገሮች ወይም ደግሞ ገንዘባችንን በተለያየ ነገር የምንጨርስበት ሁኔታ አለ። ብዙ ነገሮች ደግሞ በኢንተርኔት ሲሆን ደግሞ ጥቅል ሳንገዛ ወይም በአንዴ ገዝተን ሲሆን ደግሞ የተሻለ ነው ብዬ አስባለሁ። ለምሳሌ አሁን ይሄንን ስራ ኦንላይን ስራ እንኳን ለመስራት ምንድነው? ዳታ ሳይሆን ኢንተርኔት ያስፈልጋል። ዳታ ከሆነ ያልቃል የሆነ ሰዓት ያልቃል ከቀረጽን ልብሳቸው ከቀረጽን በኋላ የሚያልቅ ነገር ስለሆነ ከዛ አንፃር ስናየው ኢንተርኔት ቢሆን ግን አያልቅም። እንደዚህ በቀላል ቶሎ ስለዚህ ያንን ሁሉ ለመስራት ምን ያስፈልጋል ኢንተርኔት ያስፈልጋል። ዳታም እጠቀም ነበረ ነገር ግን አሁን ባለው ነባራዊ ሁኔታ ዳታን እየተጠቀምኩ አይደለም። ያው ዳታ ቢያስፈልገኝም ግን በተቻለ አቅም ከዳታ ይልቅ ኢንተርኔት ላይ ነው ትኩረት እያደረኩ ያለሁት ኢንተርኔት ባይኖረኝ ኖሮ ምናልባት እኔም እንደ አብዛኛው የሀገራችን ህዝብ እንደ አብዛኛው ማህበረሰብ የዳታ ጥቅን እየገዛሁ ነበር። የምትጠቀመው ስለዚህ በተቻለኝ አቅም የሞባይል ኢንተርኔት ነው እንጂ ሞባይል ዳታ ገዝቼ ዳታ ፓኬጅ ገዝቼ አልሞላም የሚለውን ነገር አልጠቀምም የሚለውን ነገር ማንሳት እፈልጋለሁ። እንደማጠቃለያ ማለት ነው።

ቀጣይ ርዕስ ደግሞ ጥፍርህን ትቆርጣለህ እሚል ነገር አለ? ጥፍርን ትቆርጣለህ እሚል ነገር እ ስናነሳ። አዎ ምክንያቱም ጥፍርን እምንቆርጥበት የተለያየ ምክንያት ይኖረናል እኔም ጥፍሬን እቆርጣለሁ አልበለዚያማ ከባድ ነው። ምክንያቱም ጥፍራችን በጥፍራችን ውስጥ የሚኖሩ የተለያዩ ቆሻሻዎች ይኖራሉ። የተለያዩ ቆሻሻዎች ደግሞ በተለያየ በሽታ በውስጣቸው ይይዛል እና ያ በሽታ ደግሞ በምግብ መልክ ምግብ ስንመገብ ከጥፍራችን ይወጣና እኛን እሚያጠቃበት ሁኔታ ይኖራል። ይሄ አጠቃን ማለት ደግሞ በቀላሉ ለተለያየ በሽታ ተጋለጥን ማለት ነው። እና ይሄ በሽታ ደግሞ በጣም እኛን ይጎዳናል። ስለዚህ ይሄን በሽታ ለማከላከል ይሄን በሽታ ለመቀነስ የግል ንጽህናችን ለመጠበቅ ራሳችንን ከተለያዩ ማይክሮ ኦርጋኒዝሞች ለመከላከል ወይም ደግሞ በሽታ እምጭ ተዋህዋሲያን መከላከል። ጥፍሬን እቆርጣለሁ ማለት ነው ግድ ነው። መቁረጥ አለብኝ እንዲሁ ህፃናጣት ላይ በጣም መቆረጥ አለባቸው የተለያየ ነገር እነሱ አፈር ላይ ሲጫወቱ ጭቃ ላይ ሲያቦኩ እንደመቆየታቸው መጠን እነሱን ንጽህናቸውን መጠበቅ መቻል አለብን እሚለውን ነገር ማንሳት እፈልጋለሁ። እና በብዙ መልኩ የተለያዩ የግል ጽናዎችን መጠበቅ መቻል አለብን እሚለውን ነገር ማንሳት እፈልጋለሁ። እና ይሄ ደግሞ በጣም የተሻለውን አሪፉ መንገድ ነው እሚለውን ነገር ማንሳት እፈልጋለሁ። የግል ንጽህናችንን ኧ መጠበቅ ውስጥ አንዱ ጥፍራችንን መቆረጣችን ነው። እንደውም በልጅነት ተማሪ በነበርን ጊዜ አንደኛ ክፍል ሰኞ ሰኞ ሁል ጊዜ እየተዞረ ጥፍር ይታይ ነበርና። መቆረጥ አለመቆረጣችን ሰኞ ሁሌ ስለሚታይ ጥፍራችንን ተቆርጠን ነው እምንሄደው አንዳንዴ ደግሞ ሳንቆረጥ ከሄድን ራሱ በጥርሳችን ጥፍራችን እምንታገልበት ሁኔታ አለ። አስተማሪ እየዞረ ጥፍራችን በሚያይበት ጊዜ ማለት ነው። እና ጥፍር መቆረጥ በጣም ኧ አስፈላጊ ነገር ነው የግል ንጽህና መጠበቁ አንዱ መንገድ ነው። ራሳችንን ከተለያዩ ባሽታዎች እምንከላከልበት አንዱ መንገድ ነው ብዬ አስባለሁ። እና ከጥፍር መቆረጥ ያለበት ኧ አንዳንዴ እስቲ ይደግ ብለን እንኳን ዝም ብንለው ጥፍራችንን በጣም አስቸጋሪ እኮ ነው አስበነዋል ማንኛውንም ስራ መስራት አንችልም። ኧ የተለያዩ ነገር ማሰ ማከናወን አንችልም ይሄ ደግሞ በጣም ትልቅ ከባድ ነገር ነው ብዬ አስባለሁ። ማድረግ ያለብን ነገር ማድረግ አልቻልንም ማለት እንግዲህ ውጤቱ ጥሩ እንደማይሆን የታወቀ ነው። እና ከዛ ከዛ አንፃር ስናየው በጣም ነገሮች አስቸጋሪ ናቸው ብዬ አስባለሁ። እና ማድረግ ያለብህን ነገር ማድረግ መቻል አለብን እሚለውን ነገር ማንሳት እፈልጋለሁ አጽንኦት ሰጥቼ ማንሳት እፈልጋለሁ። ምክንያቱም ማረግ ያሉብን ነገሮች የግድ ማድረግ አለብን። እነኚህ ማድረግ ያሉብን ነገሮች ማድረግ ካልቻልን ውጤታማ መሆን አንችልም ውጤቱም ደግሞ ለበሽታ መጋለጥ ይሆናል። ጥፍራችን እሚያድግ ከሆነ ማለት ነው እና አንዳንድ ሰዎች ለውበት ብለው ጥፍራቸውን የሚቀጥሉበት ሁኔታ አለ ጥፍር ሌላ ከውጪ ጥፍር ገዝተው ተፈራቸው ትልልቅ እንዲሆን እሚቀጥሉት ነገር አለ። ግን አሁን እነሱ እነሱ ነገሮች በጣም ደስ አይሉም እሚረብሹ ነገሮች ናቸው ብዬ ነው እማስበው ምክንያቱም ኧ ይ ተጨማሪ ሌላ ባዕድ ነገር ጥፍር ላይ መቀጠል ትክክል ነው ብዬ አላስብም። እ ካለው ነባራዊ ሁኔታ አንፃር ማለት ነው ይሄ ሶስተኛ ከውጭ እምንቀጥለው ነገር ጥፍር ኧ ምንም ጥቅም የለውም ስራ እንኳን በቀላሉ ሽንኳር መክተፍ የቻለወንም ነገር ማከናወን አይችሉም። እነኝህ ሰዎች እና የሴት ለምሳሌ የሴት ልጅ ደግሞ ስትሆን እንደዚህ እምትቀጥለው በጣም ከባድ ነው እንጀራ መጋገር አለ። ምግብ መስራት አለ። እ ልብስ ማጠብ አለ በጣም ብዙ ብዙ ነገር እነኚህ ሁሉ ነገሮች ደግሞ ጥፍሩ ያደገ ከሆነ ማከናወን አይችልም ስለዚህ በጣም አስቸጋሪ ነው እሚሆነው ማለት ነው። እና ለውበት ተብሎ አንዳንዴ እሚቀጥልበት ሁኔታ አለ። ወንድ ልጅ ደግሞ እንደ ወንድ ልጅ ጠፍሩ ማደግ የለበትም እ ብዬ ነው እማስበው ጥፍሩ ባደገ ቁጥር ለተለያየ በሽታ እሚጋለጥበት ሁኔታ ይኖራል። ጥፍሬን በሚገመን ነው እምቆርጠው ትንሽ አደግ ባለ ቁጥር እቆርጠዋለሁ ትንሽ አደግ ባለ ቁጥር እቆርጣለሁ እና ጥፍሬን አሪፍ አድርጌ ከርክሜ ነው እምንቀሳቀሰው እሚለውን ነገር ማሳት እፈልጋለሁ አጽንኦት መስጠት እፈልጋለሁ። ምክንያቱም ጥፍር ማደግ የለበትም ጤናማ ሁነን እንድንኖር ከተፈለገ ጥፍራችንን በልኩ መቆረጥና ውበቱን መጠበቅ መቻል አለብን ብዬ አስባለሁ። አለበለዚያ ትንሽ አስቸጋሪ ነው እሚሆነው እና። ጥፍራችንን በአግባቡ መቆረጥ መቻል አለብን እምንቆርጠውን ጥፍር ደግሞ መጎዳት የለበትም ስንቆርጠው በጣም ወደ ውስጥ ገብተን ስጋውን መንካት የለብንም እሱ ደግሞ ለሌላ ኢንፌክሽን ሊፈጥር ይችላል። ለሌላ በሽታ ሊያጋልጠን ለሌላ ነገር ሊያጋልጠን ይችላል ስራ እንዳንሰራ ቁስል ሊሆን ይችላል። ለተለያየ ኢንፌክሽን ልንጋለጥ ስለምንችል እንዲሁም ለተለያየ በሽታ አምጭ ተህዋሲያን ስለምንችል ጥፍራችን ስንቆርጥ ቀስ ብለን በልኩ መቁረጥ መቻል አለብን አሳጥረን ማለት ነው። እና በጣም ገብተን ወደ ስጋ ውስጥ እምንቆርጥ ከሆነ በጣም አስቸጋሪ ነው እሚሆነው እ ለተለያየ ጉዳት እንጋለጣለን። ቅድም ስራ መስራት ሲያድግም ስራ መስራት እንደሚረብሸን ሁሉ በጣም ውስጥ ጎርተን ገብተን ከቆረጥነው ደግሞ እንደዚህ ስራ ለመስራት ስለሚያስቸግረን። በአግባቡ መቆረጥ መቻል አለበት።

ምን አዲስ ነገር መማር ትፈልጋለህ የሚል ነገር አለ? ያው መማር የምፈልጋቸው በጣም ብዙ ነገሮች አሉ ያው አሁን የተማርኩበት ሙያ አለ የተማርኩበትን ሙያ ማጠናከር ቅድሚያ የምሰጠው ነገር ነው። ነገር ግን ምን አዲስ ሙያ ማማር ትፈልጋለህ የሚለው ነገር ግን አዲስ አዲስ ነገር መማር የምፈልገው? ምንድነው ለምሳሌ አዲስ ነገር ሙያ መማር የምፈልገው። በጣም ብዙ ሙያዎች አሉ ስኪሎች አሉ መማር የምፈልጋቸው ሙያዎች አሉ ለምሳሌ ቪዲዮ መቅረጽ ቪዲዮ ማቀናበር ቪዲዮዎች አሪፍ እንዲሆኑ ውበት እንዲሰጡ ማድረግ በጣም ቅድሚያ የምሰጠው ነገር ነው። ቪዲዮ ላይ ብሰራ በጣም በብዙ መልኩ የተሻለ መስራት እፈልጋለሁ። በቪዲዮ መቅረጽ ላይ ማለት ነው እና ቪዲዮ ብንቀርጽ በጣም የተሻለው አጋጣሚ ነው ብዬ አስባለሁ ቪዲዮ መቅረጽ አለብን አሪፍ አሪፍ ቪዲዮዎችን መቅረጽ ብችል ሙያውን መማር በጣም የምፈልገው ሙያ ነው። ከዛ ሲቀጥል አሁን ያሉ የራሱ ብዙ ነገሮች አሉ በሙያ ደረጃ ግራፊክ ዲዛይነር የሚባል ሙያ ላይ ምንድነው? በምስል መግለጽ ነገሮችን ይሄን ሙያ መማር በጣም እፈልጋለሁ። በተለይ ደግሞ በጣም በጣም መማር የምፈለጋችሁ ነገሮች ራሴ ላይ ማሳደግ ራሴ ላይ ኢንቨስት ማድረግ ራሴን ማስተማር ራሴን የተሻለ ገቢ እንዲኖረኝ ለማድረግ ያግዙኛል ብዬ የማስባቸው ሙያዎች ናቸው። እነኚህ ለጊዜው ሁለት የጠቀስኳቸው እና በተጨማሪ ደግሞ ፎሬክስ ትሬዲንግ መማር በጣም ደስ ይለኛል። አዲስ ሙያ እንደ አዲስ ሙያ ምንድነው? ትሬደር የምንለው አለ አይደል የሚሸጥ ሸጪና ገዢ የምንለው ነገር ይኖራል እሱ ላይ በደንብ ብሰራበት በጣም ደስ ይለኛል። ምክንያቱም በጣም ብዙ ገበያ በጣም ብዙ ብር የሚንቀሳቀስበት ቢዝነስ እንደመሆኑ መጠን ይሄን እዚህ ውስጥ ገብቼ ደግሞ የሆነ የራሴን የሆነ የምለው ነገር ለመሞከር እፈልጋለሁ። እንድሞከር እንድሞከር ያህል ገብቼበት ባየው ደስ ይለኛል ብዬ አስባለሁ። እና እንደ ስኪል ደግሞ ቅድም ያነሳኋቸው ሁለት ስኪሎችን ብማር በጣም ደስ ይለኛል እና እነኚህን ስኪሎች ላይ እነኚህን ሙያዎች ላይ ተምሬ ውጤታማ እሆናለሁ ብዬ አስባለሁ። እንዲሁም ደግሞ የኮምፒውተር እውቀት ቢኖረኝ የኮምፒውተር ከፍተኛ የሆነ የኮምፒውተር ሙያ ቢኖረኝ በጣም ደስ ይለኛል። ስለዚህ ኮምፒውተርን በጣም መማር እፈልጋለሁ ማለት ነው። ኮምፒውተር ከመሰረታዊ እውቀቶች አልፎ ጥልቀት ያላቸውን ነገሮች ማወቅ እፈልጋለሁ መደበኛ እውቀት ብቻ በቂ ነው። እኛ አላስብም ጥልቀት ያላቸው ሰፊ እውቀት ሊያስጨብጡን የሚችሉ ሙያዎች አሉ አይደል? እነሱን ሙያዎች ብማራቸውና ባውቃቸው ብሰራባቸው ብዬ የማስባቸው ሙያዎች አሉ እነኚህ ሙያዎች ብማር በጣም ደስ ይለኛል። ምክንያቱም እነኚህ ሙያዎች ነገ አብረው የሰው ልጅ በመቆም ላይ ስንት ነገር ይኖራል እና ስንኖር ደግሞ ሞያ ሊኖር ይገባል። አንዱ ባይሆን አንዱን ሙያ እንጠቀማለን አንዱ ባይሆን አንዱን ሙያ እንጠቀማለን እና እነኚህን ሙያዎች ደግሞ ተምረን አውቀን ደግሞ መስራት ስንችል ደግሞ በጣም የተሻለ ውጤታማ መሆን እንችላለን። የተለያየ እውቀት ያለው ሰው የተለያየ ቦታ ላይ ቢገባ የተሻለ ውጤታማ እና ምርታማ መሆን ይችላል። ስለዚህ ምንድነው በየቀኑ መማር አለብን። በተለይ ወጣቶች እንደመሆናችን መጠን ጊዜ አለን የሚረብሸን ሌላ ሶስተኛ አካል የለም። ቤተሰብ ልጅ ምናምን የሚባል ነገር የለም። ስለዚህ በወጣትነት ዘመን ደግሞ ብዙም የምናዳብራቸው የምንፈልጋቸው ሙያዎች አሉ። እና መማር የምፈልገው የኮምፒውተር እውቀቴን ማሳደግ በቃ ከመሰረታዊ ከፍ ያለ ነገር ነው የምፈልጋለው። በደንብ ጥልቀት ያለው እውቀት እንዲኖረኝ ስለምፈልግ በጣም መማር እፈልጋለሁ ማለት ነው። ኮምፒውተር ላይ እና ኮምፒውተር ላይ ጥልቅ ጥልቅ የሆነ እውቀት ቢኖረኝ ጥልቅ የሆነ መረዳት ቢኖረኝ በጣም ደስ ይለኛል። ስለዚህ ኮምፒውተር ላይ መስራት የምፈልጋቸው ነገሮች ይኖራሉ ማወቅ የምፈልጋቸው ነገሮች ይኖራሉ። ከዚህኛው ከእነኛ አንፃር በጣም ከፍተኛ የሆነ እውቀት ቢኖረኝ ጥልቀት ያለው ግንዛቤ ቢኖረኝ በጣም ደስ ይለኛል። ያለው ነገር እፈልጋለሁ። ደግሞ መማር እፈልጋለሁ። እነኚህ ለመማር ደግሞ የተለያዩ ነገሮችን እየጠቀምኩ እገኛለሁ። አንዳንድ በቀላሉ በነፃ ለመማር ለምሳሌ ዩቲዩብን አንዳንዴ እየተጠቀመው ይገኛሉ። ዩቲዩብን አንዳንድ ነገሮችን እየተጠመቀሙ ጊዜ ተማርኩ እገኛለሁ። ዩቲዩብ ደግሞ በጣም በቀላሉ ልማርበት የምንችለው ነገር ነው። እንዲሁም ደግሞ አንዳንድ ኮርሶችን እንደው አንዳንድ ትምህርቶችን ደግሞ ገዝቼም በኦንላይን እየተማርኩ እገኛለሁ። በተቻለኝ አቅም ግን አንዳንድ አዳዲስ መጨመር እምፈልጋቸው ሙያዎች አሉ እነዚህ ሙያዎች ደግሞ በተለያየ መንገድ ለማግኘት እየሞከርኩ ነው። በኦንላይንም በቀጥታ በአካልም መማር እፈልጋለሁ። እና እነኚህን ነገሮች ተምሬ የተሻለ ስለ ኮምፒውተር እውቀት ኖሮኝ መስራት የምችልበት ሁኔታ ቢኖር በጣም ደስ ይለኛል። እና እኔም በምችለው አቅም እነኚህን የኮምፒውተር ብቃቶች አሳድጌ፤ ወይም ደግሞ ተምሬ የተሻለ የኦንላይን ስራ መስራት እፈልጋለሁ። እነኚህ ለመስራት ደግሞ ግድሙ ያስፈልጋል። አሁን በዚህ በጤናው ዘርፍ ላይ ኦንላይን ለመስራት ወይም ደግሞ በኢንተርኔት ገንዘብ ለመስራት ትንሽ አሁን ባለው በሙያ ትንሽ የሚያስቸግር ነገር አለው። ነገር ግን በሌላው ዘርፍ ግን በጣም በብዙ መልኩ የተሰራበት ያለ ነገር አለ። እና እኔም በዛ ዘርፍ በከፍተኛ ሁኔታ መስራት እፈልጋለሁ። እና ከዛ አንፃር እንደሆነ ይነሳው እጅ ያነሳሁት ይሄን ይመስላል እንደማጠቃለያ።